ድንጋይ ስብስብ ታደርጋለህ አዎ አደርጋለሁ ድንጋይ ስብስብ እንግዲህ ለተለያዩ አገልግሎቶች ሊውል የሚችልበት መንገድ አለ። ስለዚህ ከእነዚህም መካከል እንግዲህ የተለያዩ ግንባታዎችን ለመገንባት የተለያዩ ስራዎችን ለመስራት ስንፈልግ እንግዲህ የድንጋይ ስብሰብ ያስፈልገናል እና ለነዚህ ስራዎች እንግዲህ ድንጋይ አስፈላጊ ላይ ሆኖ እስከተገኘ ድረስ ድንጋዮችን እንሰበስባለን ድንጋዮችን እየሰበሰበን እንግዲህ ለተለያዩ አላማ እንዲውል የማድረግ ስራ መስራት እንችላለን። ከእነዚህም መካከል እንግዲህ ደንጋዮችን አሰባስበን እንግዲህ በማስፈጨት ለተለያዩ ምርቶች እንዲውሉ ማድረግ ከዛ ውጪ ደግሞ የድንጋይ ስብስቦችን በመሸጥ ለተለያዩ የገቢ ምንጭ ማድረግ እንችላለን በተለያዩ ግንባታዎች ደግሞ ለመገንባት ያግዘናልና እና እንግዲህ በጣም ከፍተኛ የሆነ ጥቅም ያለው ጉዳይ ነው። እና እንግዲህ ያለ ድንጋይ እንግዲህ ምንም አይነት የ ህንፃ መገንባት የሚቻልበት መንገድ ስለሌለ ለዚህ ለዚህ ደግሞ እንግዲህ ድንጋይ ወሳኝ ሚና አለው። በተለያዩ አሸዋማ ነገሮችን ለማምረት እና እነዚህ አሸዋዎች ደግሞ ብሎኬቶችን ለማምረት ስለሚጠቅመን የድንጋይ ስብስብ እጅግ ወሳኝ ሚና አለው። እና ሁሉም ሰው ለዚህ ትኩረት አድርጎ መስራት ይኖርበታል። እና እኔም በበኩሌ እንግዲህ የድንጋይ ስብስብ እየሰበሰብኩና የተለያዩ አገልግሎቶች ላይ እንዲውል እያደረኩኝ የምገኝበት መንገድ አለ። በጣም በርካታ ጥቅም ካላቸው ነገሮች መካከል አንደኛው የድንጋይ ስብስብ ነው። እና የድንጋይ ስብስብ በጣም ከፍተኛ የሆነ ጥቅም ካላቸው የተፈጥሮ ስጦታዎች መካከል አንደኛው እና የመጀመሪያ የሆነው የድንጋይ ስብስብ ነውና በጣም በርካታ በሀገራችን ድንጋዮች አሉ። እና እነዚህን ድንጋዮች እንግዲህ በጣም ብዙ ሰው እየሰበሰበ ለሽያጭነት ያገለግላል ሺጦ የተለያየ ገንዘቦችን ይሰበሰባል የተለያዩ አላማዎች እንዲሁ የሚያደርግበት ሁኔታ አለና። እንዲሁም ግንባታዎችን ለመገንባትም ሁሉ የሚጠቀሙበት ሁኔታ ነው ያለው። ስለዚህ ሁሉም ሰው እንግዲህ ማለት ይቻላል በሀገራችን ይሄን የድንጋይ እንትን ለበርካታ አገልግሎቶች እንዲውል እያደረገ የሚገኝበት ሁኔታ ነው። ያለና እኔም የድንጋይ ስብስብ በማድረግ ብዙ ስራዎችን እያከናወንኩና በጣም በርካታ አገልግሎቶች ላይ እያገኘሁ የምገኝበት ሁኔታ ነው ያለው

ቤት ምን ያህል ጊዜ ታጸዳለህ? ቤት እንግዲህ የቤት ንጽህና በከፍተኛ ሁኔታ መጠበቅ መቻል አለበት ለምን? የቤት ንጽህና ከለለ እንግዲህ በጣም በርካታ የበሽታ ምንጭ ሊሆን የሚችልበት መንገድ ስላለ የቤት ንጽህና በአግባቡ መያዝ መቻል አለበትና ቤት በአግባቡ ሲጸዳ ደግሞ ጥሩ የሆነ መዓዛ ያለው ሽታ ይኖራል። እንዲሁም ለበርካታ የኑሮ ምቹነት እና ጥሩ የሆነ መዓዛ ያለው የኑሮ ዘዴ እንዲኖር ያደርጋል። እና ቤትን ግን በአግባቡ በማፅዳት ከተለያዩ ተላላፊ ብሽታዎች ራሳችን መከላከል የምትችልበት ሌላኛው መንገድ ነው። ከዚህ በተጨማሪ እንግዲህ በርካታ ሰው ሰራሽ እና ተፈጥሮአዊ የሆኑ በሽታዋች ሊመነጭ የሚችሉበት ሁኔታ ስላለ አካባቢም በደንብ ማጽዳት አከባቢ በደንብ ንጽህናውን መጠበቅ እጄግ ከፍተኛ የሆነ ጠቀሜታ ነው ያለው። ስለዚህ ሁላችንም ቢሆን አካባቢያችን በስርዓቱ በማፅዳት የተለያዩ ብሽታዎችን እንዳይፈጠሩ በማድረግ ለሀገራችን እና ለአካባቢያችን ትልቅ ተጽኖ ፈጣሪ መሆን መቻል እንችላለን። እና እኔም ቤቴን እንግዲህ በቀን ሶስት ጊዜ የማጸዳበት ሁኔታ ነው ያለው። ጠዋት ይጸዳል ከዛ ቀን ይጸዳል ማታም እንዲሁ ይጸዳና በቀን አትሊስት በትንሹ ሶስት ጊዜ ቢጸዳ። ጥሩ የሆነ ቤት ይኖራል እና ሁሉም ሰው እንግዲህ ቤትህ እንዴት ያጸዳል የሚለውን? ያጸዳል እንግዲህ የተለያዩ ሽታ አላቸው ጥሩ መዓዛ ያላቸውን ሽታዎችን በመጠቀም ሳሙና እና በረኪናን በመጠቀም ብናጸዳ ደግሞ የተሻለ የሆነ ውጤት ይኖርናል። እና እዚህ በተጨማር እንግዲህ ኮርኒሶችን ግድግዳዎችንም ሁሉ በደንብ ማስታወቂያ አስፈላጊ ነው መስታወት ነው እንዲሁም በተለያዩ ማጽጃ ዘዴዎች በመጠቀም የምናደርጋበት ሌላኛው መንገድ ነው። እና እንግዲህ ሁሉም ሰው ለጽዳት ዝግጁ ሆኖ ቤቱን የሚያጸዳበት እና የተለያዩ የውበት ማስዋቢያ ነገሮችን እየተጠቀመ ቤቱን የሚያስወብበት መንገድ ቢፈጠረ መልካም መዓዛ እንዲኖር ያደርጋል። እና ስለዚህ ሁላችንም በበኩላችን ማድረጉ በጣም የተሻለ ውጤት እንድናገኝ ያደርገናል

የቤት እንስሳ አለህ በጣም በርካታ የቤት እንስሳ አይነቶች ሲኖሩ ከእነዚህም የቤት እንስሳ መካከል ዶሮ አለ አህያ አለ ውሻ አለ። ከዛ ፍየል አለ በግ አለ ከብት አለ ላም አለ። እነዚህ አጠቃላይ ምንድን ናችሁ የቤት እንስሳ ናችሁ? እነዚህ የየቤት እንስሳ እንግዲህ እንደየተፈጥሯቸው እንደየ ባህሪያችሁ እንግዲህ የተለያየ አገልግሎት ነው። የሚሰጡት እና ሁሉም አንድ አይነት አገልግሎት ሊሰጡ የሚችሉበት ሁኔታ አይደለም ያለው እና ሁሉም እንስሳቶች የተለያየ ተፈጥሮ ይዞታ እንዳላቸው ሁሉ የተለያየ የሆነ አገልግሎት ነው ያላቸው። ስለዚህ ለምሳሌ በሬን ስናስብ በሬ ምንድነው ምን ይደረጋል? ለስጋነት ያገለግላል ለሽያጭነት ያገለግላል ለእርሻነት ያገለግላል። እነዚህ በሬ በዚህ መልኩ ካገለገልን ለአም ደግሞ ምን ልታገለግለን ትችላለች ለመርቦ ታገለጋች ለርባታነት ታገለግላች ወተት ለማግኘት ትጠቅመናለች። እንዲሁም ለእርሻነትም ልንጠቀምባት የምንችል የቤት እንስሳ ናት። እና ከዚህ በተጨማሪ ሌሎችን ስናስብ አህያን አህያን ለምሳሌ ሽጠን ለገበያነት ለተለያየ የገቢ ምንጭ ልንጠቀምበት የምንችልበት ሁኔታ ለርባታ ልንጠቀምበት እንችላለን። ሌላኛው ደግሞ ለጭነት አገልግሎት በከፍተኛ ደረጃ የምትጠቀምበት ከባህላዊ የጭነት አገልግሎት መካከል አህያ ነው። እና አህያም በዚህ ምልክት የምትጠቀምበት ሁኔታ ነው ያለን። ከዚህ በተጨማሪ ደግሞ ዶሮ ደግሞ የምንጠቀምባት እንችላለን በል ለስጋነት ለእርባታ ለእንቁላል ጣይነት ልክ እንደየ ምርታችን እንደየ ተፈጥሯቸው እንግዲህ የተለያየ ጠቀሜታ ይሰጣሉ። እና በጣም በርካታ የቤት እንስሳ አይነቶች አሉና እንደየ አይነታቸው ደግሞ የተለያየ የሆነ አገልግሎት አላቸው። ከእነዚህ ሌሎች ተጨማሪ የቤት እንስሳቶች መካከል ውሻ አለ ውሻም ከተለያዩ ጠላቶች ቤትም መከላከል። እና እንዲሁም በቤት ውስጥ አደገኛ እየሆኑ ጉዳት እንዳይደርሱ ጥበቃ ከማድረግ ባሻገር እጅግ ጥሩ ከሚባሉ የቤት እንስሳ መካከል አንደኛው ውሻ ነው። ሌላኛው ድመት የምንላት የቤት እንስሳ አለች ይቺ ድመት ደግሞ በአይጦችና በተለያዩ ነፍሳት ቤት እንዳይበላሽ እና በቤት እንዳይጎዳ ከምታደርግ ከምትከላከለልን የቤት እንስሳ መካከል ድመት ነች። እና ድመትም በዚህ ልክ ከፍተኛ የሆነ ጠቀሜታ ያላት የቤት እንስሳ ነች። እንግዲህ የቤት እንስሳ አለ ለሚለው እነዚህ ሁሉ የቤት እንስሳዎች በቤት የኑሮ የተለያዩ አገልግሎቶች የተጠቀምኩባችው እና የተለያዩ ጥቅማ ጥቅማዎችን እያገኙበት እያለሁበት ሁኔታ ነው ያለ እጅግ ከፍተኛ የሆነ ጥቅም እያስገኝ እያለም እነዚህ የቤት እንስሳቶች ናቸው። እና በጣም ጥሩ ነገር ነው

የምትወደውን መክሰስ ምንድነው? እንግዲህ በርካታ መክሰስ አይነቶች አሉ። መክሰስ እንግዲህ እንደየ ሰው ፍላጎት እንደየ ሰው ሁኔታ እና እንደ ሰው ወቅታዊ ፍላጎት ይወሰናል። ስለዚህ በርካታ የሆኑ የመክሰስ አይነቶች ሲኖሩ ከእነዚህም መካከል እንዲህ ቀለል ያሉ የዳቦ ፍርፍር። አትክልት ሽሮ። እነዚህ አሁን ለምሳሌ ቀለል ያሉ የመክሰስ አይነቶች ናቸው። እና ሌላኛው እንግዲህ ቺፕ ልንጠቀም የምንችልበት ሁኔታ አለ ሳምቡሳ ልንጠቀም የምችልበት ሁኔታ አለ። ሌሎችም እንዲህ ቀለል ያሉኝ የመክሰስ አይነቶች ሊኖሩ የሚችሉበት ሁኔታ ነው። እኔ ግን የምወደው የመክሰስ አይነት ብዙን ጊዜ ለስላሳ መጠጦች እና ጭማቂ ነገሮች ላይ ትኩረት አድርጌ። የምትጠቀመው የመክሰሳ አይነት ከእነዚህ የመክሰስ አይነቶች መካከል እንግዲህ እኔ እንግዲህ እኔ የምጠቀመው ምንድነው? ጭማቂ ለምሳሌ ማንጎ ማንጎ ጁስ በጣም ብዙ ጊዜ እንደ መክሰስነት የምጠቀመው የጭማቄ አይነት ነው። ከዚህ በተጨማሪ እንግዲህ አልፎ አልፎ ደግሞ እንጀራ ፍርፍርም የምጠቀምበት ሁኔታ አለ። እንጀራ ፍርፍር ደግሞ አልፎ አልፎ የምጠቀመው የመክሰስ አይነት ነው። እና እንግዲህ መክሰስ በጣም በብዙዎች ዘንድ እንደየ ፍላጎታችን እንደየባህሪያችን እንደየሰውን መጠናችን እንግዲህ የተለያየ ፍላጎት እንዳለን ሁሉ የተለያየ የሆነ የመክሰስ ፍላጎት ይኖረናል። እና እኔ በኔ በኩል ጭማቄዎን እና እንጀራ ፍርፍሯን ብዙ ጊዜ የምጠቀምበት ሁኔታ ነው። ያለን

ከስራ ሰዓት በኋላ ትሰራለህ? አዎ እሰራለሁ በጣም በርካታ ስራዎች አሉ ከስራ ሰዓት በኋላ እንግዲህ አንዳንድ ሰዎች ብዙ ስራ የማይሰሩበት ሁኔታ አለ እኔ ደግሞ በርካታ ስራዎችን እየሰራሁ የተጨማሪ የገቢ ምንጭ የማገኝበት ሌላኛው የስራ ባህሪ ስለሆነ እንግዲህ በአንድ ስራ ብቻ ራስን መለወጥ አካባቢን መለወጥ ቤተሰብ መለወጥ የማንችልበት ሁኔታ ስለሆነ ስለዚህ ምን ማድረግ መቻል አለብን ብለን ስናስብ ከስራ ሰዓት በኋላ እንግዲህ ከፍተኛ ስራዎች አሉ እነዚህ ስራዎች እንግዲህ በጣም በትርፍ ጊዜ መስራት የሚጠበቅብን ብዙ ነገሮች ሲኖሩ ከእነዚህም መካከል ከስራ ሰዓት በኋላ የሚሰሩ ስራዎች ናቸው የተለያዩ የአየር ላይ ስራዎች አሉ የጉልበት ስራዎች ሊኖሩ ይችላሉ እንግዲህ የተለያዩ የቤት ውስጥ ስራዎች ሊኖሩ ይችላሉ እና እንደየ ፍላጎታችን እንደየ አካባቢያችን እንደየ አቅማችን ብዙ አይነት ስራ መስራት ይጠበቅብናል ከዚህ ስራ ሰዓት በኋላ እንግዲህ እነዚህን ስራዎች እየሰራን ተጨማሪ የገቢ ምንጭ ማግኘት መቻል አለብን ለምን በኖርማል የስራ ጊዜያችን የምናገኘው የገቢ ምንጭ በቂ ሊሆን የማይችልበት ሁኔታ ስለሚኖርህ ስለዚህ ምን ማድረግ መቻል አለብን ተጨማሪ የገቢ ምንጭ የምናገኝባቸውን መንገዶችን ማፈላለግ እና መስራት መቻል ይጠበቅብናል ስለዚህ እኔም እነዚህን ያው ለማግኘት ሲባል በርካታ የገቢ ምንጭ ማግኛ ዘዴዎችን እየተጠቀምኩና ተጨማሪ የገቢ ምንጭ እየሰራሁ የምገኝበት ሁኔታዎች አሉ ስለዚህ ሁሉም ሰው ከስራ ሰዓት በኋላ ሌሎች ስራዎችንም ማጠናከርና መስራት ይጠበቅበታል እንደዛ ካልሆነ እንግዲህ ስራዎቻችን ሁሉ ኖርማል ስራዎቻችን ኑሯችንን ሊያሻሽሉና ሊለውጡ የሚችሉበት መንገድ ስለማይኖር ሁላችንም ቢሆን ትኩረት አድርገን ለመስራት ዝግጁ መሆን መቻል ይጠንበቅብናል።

እህል መፍጨት ታውቃለህ አው አውቃለሁ እህል መፍጨት ማለት ጥራጥሬዎችን አድቅቆለት ለተለያየ የአገልግሎት እንዲውል የማድረግ ዘዴ ነው። እንግዲህ ጥራጥሬዎችን እህሎችን የመፍጨት ዘዴ እንግዲህ የተለያየ አይነት ዘዴዎች አሉ። ከነዝ ዘዴዎች መካከል ዘመናዊ የእህል መፍጫ ዘዴ አለ። ባህላዊ የእህል መፍጫ ዘዴ አለ ባህላዊ የእህል መፍጫ ዘዴ እንግዲህ አባቶቻችን እንደ ወገኖቻችን እንግዲህ ቀደምት ሲጠቀሙበት የነበረ የእህል መፍጫ መንገድ ሲሆን ይሄ የእህል መፍጫ መንገድ እንግዲህ። በጣም በርካታ አድካሚ እና በጣም በርካታ ሀይል የሚፈጅበት ምክንያት ሲኖር እንግዲህ በጣም ውጤታማ ለመሆን የማያበቃ የእህል መፍጫ ዘዴ ነው። እና ይሄ የመፍጫ ዘዴ እንግዲህ በበርካቾች ዘንድ በጣም ብዙ ድካሞችን ያተረፈበት ባህላዊ መፍጫ መንገድ ነው። እና ይሄም ደግሞ ድንጋዮችን ከድንጋይ ጋር በመገጣጠም የሚደረግ የእህል መፍጫ ዘዴ ነው። እና አባቶቻችን እና እናቶቻችን እንግዲህ ከቀደምት ጀምሮ ይሄን ነገር እየተጠቀሙበትና በርካታ አገልግሎቶችን እያጎኙበት የነበረ ቢሆንም አሁን በዚህ ዘመን ግን ቴክኖሎጂ በአፍራቻቸው መልካም መልካም ውጤቶች። ዘመናዊ ማሽኖች ታግዘን እህል የመፍጨት ዘዴ ደግሞ ዘመናዊ የእህል መፍጫ ዘዴ አለ። ይሄ የእህል መፍጫ ዘዴ እንግዲህ በጣም በርካታ ምርቶችን በተወሰነ የጊዜ ሰሌዳ ውስጥ ለማምረት እና ለማዘጋጀት ስንፈልግ የምንጠቀመው የእህል መፍጨት ዘዴ ነው። እና ይሄ የመፍጨት ዘዴ ነው በበርካቶች ዘንድ በጣም እየተጠቀምንበት ያለ እና በጣም ከፍተኛ አገልግሎት እየሰጠ ያለበት ሁኔታ ነው። ያለው በዚህ ሁኔታ ውስጥ እንግዲህ በርካቶች በጣም ጥሩ የሆነ አገልግሎት እና ጥቅም እያገኙበት ያለና የተለያዩ ወጪዎችን ያላግባብ የሚፈጁትን የጊዜ እና የገንዘብ ወጪ በትንሽ ጊዜ ውስጥ ተጠቅመው የራሳቸውን ህይወት እየመክሮና እየተጠቀሙበት ያለ ሁኔታ ነው ያለ። በዚህም ቴክኖሎጂ ያፍራቻቸው መልካም መልካም ውጤቶች ያው ለበጎ ነገር እያገለገሉ መሆኑን ማዋቅ ተችሏል። እና እህል መፍጨት እንግዲህ በዚህ በዚህ መልኩ የማቅበት ዋና ዋና ምክንያቶች ነው ያሉት

ከጎረቤቶቹ ጋር ጥሩ ግንኙነት አለ እንግዲህ ጎረቤት ማለት ምን ማለት ነው ብልህ መጀመሪያ ስናስብ ጎረቤት ማለት ከምንኖርበት አካባቢ ያሉ ማህበረሰብ በሙሉ ጎረቤቶቻችን ናቸው ብለን እንመዘግባለን እነዚህ እንግዲህ ታኛ ሰፈር ያሉት አጠቃላይ ማህበረሰብ በሙሉ የኛ ጎረቤቶች ናቸው እና እንግዲህ እነዚህ ጎረቤቶች እንግዲህ ምን ማድረግ አለብን ስናስብ ጥሩ የሆነ ማህበራዊ ግንኙነት ሊኖረን ይገባናል። እኔም ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ ምክንያቱም ጎረቤት ማለት እንግዲህ በጣም ከፍተኛ የሆነ አጋዠ የረዳት ሊሆን የሚችልበት ሁኔታ እስከሆነ ድረስ ሁላችንም ከጎረቤቶቻችን ጋር ጥሩ የሆነ ግንኙነት ሊኖር የሚገባበት። ምክንያት በጣም ከፍተኛ ከመሆኑ አንፃር እኔም ከጎሬቶቼ ጋር ጥሩ የሆነ ግንኙነት አለኝ እንግዲህ ጓደኛ ጎረቤት እንግዲህ በጣም ከፍተኛ ወንድ ድርሻ ከሚይዙ ታልቅ ነገሮች መካከል ጎረቤት እና ጎረቤቶቻችን ጠንክረን ማገዝ እና መርዳት የምንችልበት ሁኔታ አለ ጎረቤቶቻችንም እኛን ለተለያዩ ምክንያቶች ሊያግዙ ሊረዱኝ የሚችሉበት ሁኔታዎች ስላሉ ሁላችንም ከጎሪቷችን ጋር ጥሩ ግንኙነት እንዲኖረን መልካም ምኞቴ አለኝ። እና ጎረቤቶች በጣም ቀላል የሚባሉ ነገር አይደለም እና በተለያዩ ችግሮች ውስጥ በተለያዩ ማህበራዊ ችግሮች ማህበራዊ ሊሆን ይችላል ኢኮኖሚው ሊሆን ይችላል በተለያዩ ችግሮቻችን ጎረቤቶች ዋና ሚና የሚጫወቱበት ምክንያት ስላለ በዚህ ምክንያት ደግሞ እንግዲህ ከጓደኞቻችን ከጓደኞቻችን ጋር ጥሩ የሆነ ግንኙነት እንዲኖረን እንወስናለን እና ስለዚህ ሁላችንም ከጎረቤቶቻችን ጋር መልካምና ቀና የሆነ ግንኙነት እንዲኖረን ያስፈልጋል ለዚህ ነው እንግዲህ ጎረቤት በጣም ወሳኝ ምን አለው ብዬ እንደ ሀሳብ ያነሳሁት እና ስለዚህ እኔም ከጎረቤቶቼ ጥሩ ግንኙነት አለኝ እናንተም ጥሩ ግንኙነት እንዲኖራችሁ እመኛለሁ ምክንያቱም የጎርቤት ጠቀሜታ በጣም እጅግ ከፍተኛ ከመሆኑ አንፃር ሁላችንም ጥሩ የሆነ ግንኙነት እንዲኖረን ያስፈልጋል።

ኢንተርኔት አለህ አዎ አለኝ? ኢንተርኔት በጣም ከፍተኛ በአለማችን ካሉ የመገናኛ አውታሮች መካከል አንደኛው ኢንተርኔት ነው። እና ኢንተርኔት እንግዲህ በአለማችን በጣም በጣም በጣም ከፍተኛውን ከፍተኛውን የስራ ድርሻ እንድንሰራ የሚያግዘን ዋነኛ መሰረታዊ ሲሆን በዚህ ኢንተርኔት መረጃ ደግሞ በርካታ ነገሮችን እየሰራና እያገለገልነ እየተገለገልን የምንገኝበት ሁኔታ ነው ያለው። ኢንተርኔት እንግዲህ በጣም አያሌ የሚባሉ ጥቅሞችን አሉ አንዱ ቦታ ከአንዱ ቦታ የተለያዩ መረጃዎችን ለመለዋወጥ ዶክመንቶችን ለመላላክ ስልኮችን ለመገናኘት የተለያዩ ቪዲዮዎችን ለመላላክ የተለያዩ ስራዎችን በኦንላይን አክሰስ ለማድረግ እንዲሁም በጣም ከፍተኛ የመረጃ ልውጥ ለማከናወን ካስፈለገን የኢንተርኔት ሚና በጣም ከፍተኛ መሆኑን ማወቅ ይቻላል። ከዚህ በተጨማሪ እንግዲህ ኢንተርኔት በጣም በጣም በጣም ከፍተኛውን የስራ ቅለት የሚያደርግልን ጉዳይ ነው። በኢንደርኔት እንግዲህ በዚህ ዘመን የማናደርገው ስራ የለም ማለት አይቻልም ምክንያቱም ሁሉም ስራ ኢንተርኔት መሰረት ያደረገ እንደመሆኑ መጠን ማለት ነው። አብዛኛው ሰው እንግዲህ በኢንተርኔት ስራውን እያከናወነ የሚገኘው እኔም ኢንተርኔቶችን በመጠቀም ብዙ ስራዎችን እየሰራሁ እና ህይወቴን እያቀለልኩበት ያለ መንገድ አለ። እና ያን ኢንተርኔት እንግዲህ ብዙ ነገር ማከናወን የሚቻልበት ሁኔታ ሊኖር አልቻለም። አሁን በዚህ ዘመን ሁሉም ነገር ኢንተርኔት መሰረት ያደረገብን መሆኑ ማለት ነው

በቤት ውስጥ በቤቱ ወይስ በውጭ መሆን ትመርጣለህ? እኔ በቤት ውስጥ መሆንን እመርጣለሁ ምክንያቱም በቤት ውስጥ ስንሆን እንግዲህ በቤት ውስጥ በጣም ከፍተኛ የስራ ያለበት አካባቢ ስለሚሆን በቤት ውስጥ እንግዲህ በርካታ ስራዎች ሊኖሩ ይችላሉ እነዚህን ስራዎች እንግዲህ በትርፍ ጊዜዎቻችን ውስጥ ቁጭ ብለን በመስራት የተለያዩ አገልግሎቶችን ማግኘት የምንችልበት ሁኔታ ስላለ ማለት ነው። ስለዚህ በውጭ ስንሆን እንግዲህ ጊዜያችን ያላግባብ ልናባክን እንችላለን በተለያዩ አላስፈላጊ ቦታዎች በመገኘት የተለያዩ ወጪዎችን ልናወጣ እንችላለን አላስፈላጊ ቦታ ላይ ልንውል እንችላለን እና ስለዚህ በቤት ውስጥ መሆናችንን ከፍተኛ ሚና አለው። እና በቤት ውስጥ ሆነን እንግዲህ የተለያዩ እቅዶችን እናወጣለን የተለያዩ የቤት ውስጥ ስራዎችን እንሰራለን የተለያዩ ስራዎችን እንግዲህ ከቤት ቁጭ ብለን መስራት የምንችልበት ሁኔታ ነው ያለና ስለዚህ በቤት ውስጥ መቀመጥ ማለት ከፍተኛ ስራዎችን በቀላሉ መሳተፍ የሚችልበት ሌላኛው መንገድ ስለሆነ ማለት ነው። እና እኔም በቤት ውስጥ ሆኜ እንግዲህ እነዚህን ስራዎች እየሰራሁ የምገኝበት ሌላኛው አማራጭ ስላለ በቤት ውስጥ መሆኑ የተሻለ ይሆናልና ተመራጭነት በአብዛኛው ሰዎች እንግዲህ ስንመለከት በቤት ውስጥ ሆኖ የተለያዩ ስራዎችን እየከወኑና እያከናወኑ የሚገኙ በቤት ውስጥ ስንሆን እንግዲህ ስራ ብቻ ሳይሆን እንግዲህ ማህበራዊ ቤታችንም ልናጠናክር የምንችልበት ሌላኛው መንገድ አለ። ማህበራዊ ሂወት እንግዲህ በቤት ውስጥ ስንሆን ነው ልናጠናክር እና ጥሩ የቤተሰብ ፍቅርም ሊኖረን የሚችልበት ምክንያት በዚህም በዚህም ቤት ውስጥም መሆኑ በጣም የተሻለና ጥሩ ያደርገዋል። ስለዚህ ቤት ውስጥም ዋና ውጭም ዋና በጣም ከፍተኛ የሆነ ልዩነት ስላለው እኔም በቤት ውስጥ ሆኜ በርካቶች አገልግሎቶችን ቤቴ ላይ ማከናወን የምችልበት መንገድ አለን። ከዚህ በተጨማሪ እንግዲህ ቤት ውስጥ ሆነን ደግሞ ሌሎች የጎረቤቱ ጋር ያለን ግንኙነቶች ማህበራዊ ግንኙነት ቡና ምናምን እንደዚህ የተለያዩ ፕሮግራሞች ቤት ውስጥ በማከናወን የተለያዩ ግንኙነት ማጠናከሪያ ዘዴዎችን መጠቀም የምንችልበት ሌላኛው አማራጭ ስለሆነ የቤት ውስጥ ቆይታ እንግዲህ በጣም ብዙ ጠቃሚታዎች እንዳሉት መረዳት ይቻላል

ቅጽል ስም አለህ አዎ ቅጽል ስም ስንል ምን ማለት ነው? መጀመሪያ ቅጽል ስም ማለት ከቋሚ ከመጠሪያ ስምህ ሌላ ተጨማሪ ስም ማለት ነው። እና እንቺ ስም እንግዲህ ለብዙዎች እንጂ እንደ ዋናነት መጠሪያ ወይም ደግሞ እንደ ቋሚ መጠሪያነት ልታገለግል የማትችል ግን በአንዳንዶች ዘንድ ብቻ እንደመጠሪያነት ትጠቀምበት ወይም ደግሞ ልንጠቀምበት የምንችል የስም አይነት ሲሆን። ቅጽል ስም እንግዲህ የአብዛኛው ሰዎች ላይ ቅጽል ስም ይኖሯቸዋል እና ግን አገልግሎቱ ምንድነው? በቅርበት አዋቂዎች ወይም ደግሞ በቅርብ ቤተሰቦች ብቻ መጠረያ ሁና የምታገለግል እንደመሆኑ መጠን ብዙውን ጊዜ በሌሎች ዘንድ ታዋቂነቷ በጣም ዝቅተኛ ነው ማለት እንችላለን። እና እንደውም ለተለያዩ አገልግሎቶች ስንፈልግ ለተለያዩ መዝገቦች እና ለተለያዩ የስራ ዘርፎች ውስጥ እንግዲህ እቺ ቅጽል ስም የምትለዋ ስም ላታገለገል የምትችልበት ምክንያቶችም አሉ። እና ቅጽል ስም እንግዲህ አልፎ አልፎ በቅርብ ወዳጆቻችንን እና ቤተሰቦቻችን እንደመጠሪያነት ብቻ የምታገለግል ናት እንጂ ቋሚ መጠርያ ልትሆን የማትችልበት ምክንያቶች አሉና። ቅጽል ስም እንግዲህ በጣም ብዙ ሰዎች አሏቸው እነሱን እንግዲህ ለተለያየ የወዳጅነት መጠረያነት የሚጠቀሙባት ስላለች በዚህ በዚህ መልኩ የምንጠቀምበት ሁኔታ ነው ያለው

የምትወደው መተግበሪያ ምንድነው? እንግዲህ መተግበሪያ ስንል ምንድነው? መተግበሪያ ማለት እንግዲህ በተለያዩ ድረ ገጾች ተሰርቶ ለተለያዩ አላማዎች የሚሆን ሲስተም ሲሆን ይሄ ሲስተም እንግዲህ በጣም በርካታ ስራዎችን ሊይዝ የሚችል መተግበሪያ ነው እና መተግበሪያ ስንል ራሱን የቻለ አላማ ተይዞለት ለተለያየ አገልግሎት ይውላል ተብሎ እየተሰራ እንደማለት ነው። እና ይሄ መተግበሪያ እንግዲህ እጅግ ከፍተኛ አገልግሎት የሚሰጡ መተግበሪያዎች አሉ ለምሳሌ እኔ የምወደው የመተግበሪያ አይነት ቴሌግራም የሚባል የመተገበሪያ አይነት ነው። እና ቴሌግራም ማለትም ግን የተለያዩ ዶክመንቶችን የተለያዩ መረጃዎችን የተለያዩ ሀሳቦችን በነጻነት በቀላሉን ለማስተላለፍ እና ለመቀየር እጅግ ወሳኝ ከሚባሉት የመተግበሪያ አይነቶች መካከል ቴሌግራም ነው። እና እኔም ቴሌግራም እንግዲህ እየተጠቀሙ በጣም በርካታ ስራዎችን እየሰራሁ ያለሁበት ሁኔታ አለ። ከዚህ በተጨማሪ እንግዲህ በምን ምን አይነት የመተግበሪያ አይነቶች ሊኖሩ ይችላሉ? ብለን ስናስብ በጣም ከፍተኛ የሆነ መተግበሪያዎች አሉ። ለምን አሁን በዘመናችን ከፍተኛ የሆነ የቴክኖሎጂ አገልግሎት ስላለ እነዚህ የቴክኖሎጂ አገልግሎት ደግሞ የተለያዩ መተግበሪያዎች እንዲሰሩ ከሚያግብ መካከል ቴክኖሎጂ ነው። እና ቴክኖሎጂ እንግዲህ ብዙን የምትግበሪ አገልግሎት እንዲስፋፋ ካደረጉት መካከል አንዱ የቴክኖሎጂ መስፋፋት ነው። እና እንግዲህ ብዙ መተግብሪያዎች ኣሉ ለምሳሌ የፌስቡት መተግበር ያለ የቲክቶክ መተግበር ያለ የዩቲዩብ መተግበር ያለ የጎግል መተግበር አለ። እንግዲህ ሚሰስ ብራውዘር እነዚህ መተግበሬዎች ራሳቸው ራሱን ራሱን የቻለ አላማ ያላቸው እና የተለያየ የአጎልግሎት ላይ ሊውሉ የሚችሉ መተግበሪያዎች አሉ። እነዚህ ብቻ አይደሉም እንግዲህ መተግበሪያ ስንል እንግዲ ብዙ አይነት መተግበሪያዎች እንዳሉ ሁሉ እነ ኢሞ ሜሴንጀር ሌሎችም ተለያዩ መረጃ መለዋወዋጫ ዋትሳፕ እነዚህ እነዚህ ሁሉ አና አናሌሎች መተገሪያዎች ናቸው። እና መትኩራችሁ ምን ምን ናቸው ብለን እንዳስብ ነው ሁሉም አገልግሎታቸው ምንድነው? ብለን ስናስደው በጣም ከፍተኛ የሆነ አገልግሎት አላቸው። እና እንደየአገልግሎታቸው አሰራራችሁም ቢሆን የተለያየ ነው። እና በዚህ ልክ እንግዲህ በመተጎደራችሁ አሉና ለኔ ግን የምወደው መተግበሪያ ምንድነው? ለሚለው ከፍተኛ ሁኔታ የምወደው የመተግበሪያ አይነት ቴሌግራም የሚባለውን የመተግበሪያ አንድ ነው። ከዛ በመቀጠል ግን ፌስቡክ ላይም የተለያዩ መተግበሪያዎች ላይም መተግሪያዎችን ብዙ ሰዎች ይጠቀማሉ እና ከዚህ አንፃር እኔ ብዙ የተመራጭ የማደርገው የቴሌግራም መተግበሪያ ነው

ስንት ቋንቋ ትችላለህ እንግዲህ በጣም በርካታ ቋንቋዎች አሉ በሀገራችን በርካታ የቋንቋ አይነቶች ሲኖሩ እንግዲህ እንደየ ቋንቋው ደግሞ የተለያየ ተናጋሪ ያለበት ማህበረሰብ ውስጥ እንደ መሆናችን መጠን እኔ ግን በጣም ብዙ ቋንቋ አልችልም ነገር ግን ልችላቸው የምችላቸው ቋንቋዎች ሁለት ቋንቋዎችን በጣም በጥሩ ሁኔታ ልናገራችሁ ልሰማችሁና ላዳምጣችሁ የምችል የቋንቋ አይነቶች ሁለቶቹን ብቻ ናቸው እንጂ በሀገራችን ግን በጣም ብዙ አይነት የቋንቋ አይነቶች አሉ ትግረኛ እንግሊዘኛ አማረኛ አፋረኛ ኦሮሞኛ ሶማሌኛ ሀዲያ በጣም በርካታ የቋንቋ አይነቶች አሉ በእኛ ሀገር አገዎኛ እነዚህ እነዚህ ሁሉ የቋንቋ አይነቶች ናቸው ነገር ግን እንደየ አካባቢው እንደየ ተወላጁ አካባቢ በዛ አካባቢ የተለያየ እንደ አስተዳደጉ የተለያየ ቋንቋ ተናጋሪ እንደ መኖር መጠን እኔም የምናገረው የቋንቋ ብዙውን ጊዜ ባደኩበት እና በሰለጠንኩበት የቋንቋ አይነት ነው ይህም ቋንቋ እንግዲህ እንግሊዘኛ አንደኛው ቋንቋ ነው ሁለተኛ ደግሞ አማርኛ ቋንቋ ነው እና እነዚህን ሁለቱን ቋንቋ እንግዲህ በጣም በጥሩ ሁኔታ አዳምጣለሁ እሰማለሁ እናገራለሁ እጽፋለሁ አነባለሁ እነዚህ አራቱን መሰረታዊ የቋንቋ ስኪል የሚባሉትን በእያንዳንዱ መናገር ማዳመጥ መስማት እና መጻፍ የምችልበት የቋንቋ አይነቶች ናቸው ሌሎች የቋንቋ አይነቶች በሀገራችን እንደመኖራቸው መጠን እንግዲህ በስልጠና በተለያየ ሁኔታ ካልሆነ ከቋንቋ ልምዱ ሊኖር እንደማይችል በጣም ብዙዎች ዘንድ እየታወቀ ነው። እና እንደየአኗኗራችን እና እንደየአነጋገራችን እና እንደየአካባቢ የሚወሰንበት ሁኔታ ነው ያለው። እኔም እነዚህን ቋንቋዎች የሚችልበት መንገድ ይሄን ይመስላል። ሌሎች ቋንቋዎችም ለወደፊት እንግዲህ በመሰልጠን እና በተለያዩ ምክንያቶች ራስን ለማስተካከል እና የተለያዩ ቋንቋ ችሎታዎችን ለማዳበር የሚቻልበት መንገድ ቢኖር በጣም ተመራጭ ያደርገዋል

አስተያየት መቀበል ትወዳለህ? አዎ ምንም ጥያቄ የለውም አስተያየት ማለት ለአንድ ነገር ሀሳብ መቀበል ወይም መስጠትን እና መቀበልን ይመለከታል። እና አስተያየት ማለት እንግዲህ ለአንድ ሰው ትልቅ ትልቅ ትልቅ መሰረታዊ የሆነ ገንቢ የሆነ ሀሳብ እንደማለት ነው። እና ስለዚህ ሁሉም ሰው ምን ማድረግ መቻል አለበት ብለን ስናስብ አስተያየት መቀበል መቻል አለበት። አሉታዊ ሊሆን ይችላል አዎንታዊ አስተያየት ሊሆን ይችላል ስለዚህ ዋናው ምንድነው? አስተያየቱን ተቀብሎ ጥሩም በጥሩም መጥፎውን ደግሞ እንደገና በማየት ምናስተካክል የሚቻልበት መንገድ ስለሆነ ለሰው ልጅ አስታየት መሰረታዊ የእድገት መሰረት ነው ማለት እንችላለን። ለምን ክፍተቶችን ችግሮችን መፍታት የሚቻልበት በምን ምክንያት ነው ብለን ካሰብነ አስተያየት በመቀበል ነው። እና አስተያየት መቀበል እኔ እወዳለሁ ግን በርካቶች ደግሞ የማይወዱት ነገር ሊኖር ይችላል። ግን ዋናው ከስር ከመሰረቱ ግን አስተያየት መቀበል በጣም እጅም ወሳኝ ሚና አለው። እና ሁሉም ሰው አስተያየት እየተቀበለ የተለያዩ ስራዎችን ላይ ትኩረት ቢያደርግ በጣም እየተሻለ ነው። እና እንደውም ብዙ ሰዎች ላይ አሉታዊ አስታየት ላይ በጣም ደስ የማይላቸውና ፍላጎት የሌላቸው መኖሩ መሆኑ በብዙዎች ዘንድ ይታወቃል። ግን ይሄ ደግሞ ጥሩ ነው ብዬ አላስብም። ለምን አስተያየት ሲባል ፖዘቲቭ ሊሆን ይችላል ነገቲቭ ሊሆን ይችላል። ነገር ግን ሁለቱን በማስቀጠል ኔጌቲቩን ደግሞ እንደ ኔጌቲቭ በማስቀጠል የተለያዩን ስራዎች ማሻሻያ ማድረግ የሚቻልበት ዘዴ ቢኖር መልካም እና ጥሩ ውጤት ለማስመዝገብ የሚቻልበት ሁኔታ ነው ያለው። እና ስለዚህ ሁሉም ሰው ለዚህ በጣም ቅርብ መሆን መቻል አለበት። ምክንያቱም አስተያየት እጅግ ወሳኝ ሚና ስላለው ሁሉም ሰው ላስተያየት ስነ አእምሮን ክፍት አድርጎ ላስተያየትም መቀበል እና ማስተካከል መቻል ያለበትን ነገር ቢያስተካክል ጥሩ እና ውጤታማ ለመሆን እጅግ አስተማማኝ ነው።

የሙዚቃ መሳሪያ መጫወት ትችላለህ እንግዲህ የሙዚቃ መሳሪያ ምን ማለት ነው? ማለት አንድን ሙዚቃ ለመጫወት ከሚሰጡ የድምጽ ቅላጼዎች መካከል የሆኑ የመሳሪያ አይነቶች እንደማለት ነው እና እነዚህ ሙዚቃ መሳሪያዎች እንግዲህ ሙዚቃው እንዲጣፍጥ ሙዚቃው ጥሩ መዓዛ እንዲኖረው ሙዚቃው ትንሽ ተደማጭነት እንዲኖረው እና ለሙዚቃው ጥሩ የሆነ ስነ አእምሮአዊ እርካታ እንዲሰጥ ከሚያደርጉ መካከል የሙዚቃ መሳሪያዎች ናቸው። እንግዲህ የሙዚቃ መሳሪያዎች ከፍተኛ ሁኔታ እ ከፍተኛ የሆነ ተጽዕኖ ፈጣሪ ናቸው ለእያንዳንዱ የሙዚቃ የሙዚቃ ውጤቶች ስለዚህ የሙዚቃ መሳሪያ ላይ ትልቅ ትኩረትና ምርጫ ማድረጉ ተገቢ የሆነ ነው። እና እኔም የሙዚቃ መሳሪያ ላይ ለመጫወት ያው ብዙ ጥረት የማደርግ ሰው አይደለሁም። ግን ከምዝቃ ከምችላቸው የሙዚቃ መሳሪያ መካከል እንግዲህ ዋሽንት ዋሽንት አንዱ የሙዚቃ መሳሪያ ነው። ከበሮ አንዱ የሙዚቃ መሳሪያ ነው። ሌላኛው የሙዚቃ መሳሪያ ምንድነው? ማሲንቆ አለ። ዋሽንት ከበሮ እነዚህ እነዚህ የሙዚቃ መሳሪያዎችን የምችላቸው የሙዚቃ መሳሪያዎች ናቸው። በበርካቶች ዘንድ ግን ተቀባይነት ያላቸው የሙዚቃ መሳሪያ እንዲህ ዘመናዊ እ የሙዚቃ መሳሪያዎች ላይ ነው ለምሳሌ እነ እዚህ እነ ክራር እና እነዚህ ጊታር የሚባሉ የሙዚቃ መሳሪያዎች ላይ በጣም እ ብዙ ሰዎች የሚጠቀሙት የሙዚቃ መሳሪያ ነው። ከዚህ በተጨማሪ ደግሞ እ ሌላው የሙዚቃ መሳሪያ ከበሮ ከበሮ ደግሞ በጣም በበርካታ ዘንድ ተቀባይነት ያለው እና ብዙ ሰዎች የሚጠቀሙት የሙዚቃ መሳሪያ ነው። ብዙዎች እንግዲህ እ የተለያዩ ሙዚቃዎች ሲሞዝቁ ሲያወጡ ከበሮም ብዙ ጊዜ ይጠቀማሉ ነው ዋሽንት አልፎ አልፎም የምንጠቀመው የሙዚቃ መሳሪያ ነው። እንዲሁም እ ማሲንቆም እንጠቀማለን ማሲንቆ በብዙዎች ዘንድ ተቀባይነት ያለው የሙዚቃ መሳሪያ ነው። ከዚህ በተጨማሪ ሌሎች ዘመናዊ የሙዚቃ መሳሪያዎችንም እ በውስጡ የምንጠቀምበት ሁኔታ አለ። እንደየ ሙዚቃው ይወስነዋል ሙዚቃው የሚፈልገውን ያህል የመጠቀም እንትን አለው እና የሙዚቃ መጫወቻዎች እ እነዚህ ሶስቱን የሙዚቃ መሳሪያዎች መጫወት የምችልበት ሁኔታ ነው። ያለ ከበሮም ማሲንቆና ዋሽንት እነዚህ ሶስቱን የሙዚቃ መሳሪያዎች እ መጫወት የምችልበት ሁኔታ አለ

ሽቶ ትጠቀማለህ ሽቶ እጠቀማለሁ ምክንያቱም ሽቶ እንግዲህ በጣም በርካታ ጠቀሜታዎች አሉት ከእነዚህም መካከል እንግዲህ ጥሩ መዓዛ ጥሩ የሆነ የስነ አእምሮ እርካታ ሊሰጥ የሚችል መካከል አንዱ ሽቶ ነው። እና ሽቶ እንግዲህ ግንኙነታችንን ለማጠናከር ከሰው ጋር ያለን ጥሩ ሪሌሸን ለመፍጠር ራሱ ከሚያግዙ መካከል ጥሩ የሆነ የአካላዊ ሽታ ነው እና ስለዚህ ይሄ ደግሞ የሚጠቅመን ማነው ሽቶ መጠቀማችን ነው። እና ሽቶ ብንጠቀም በጣም ከፍተኛ የሆነ የስነ አእምሮ እርካታ እና ጥሩ የሆነ እይታ ሊኖረኝ የሚችልበት ሁኔታ ነው ያለና ለምሳሌ ሽቶ የማንጠቅም ከሆነ ከሰዎች ጋር አቀራረባችን ምን ሊሆን ይችላል ማለት ነው? ትንሽ የተራራቀ ሊሆን ይችላል እና የሆነ ጥሩ የሆነ ስሜት ሊሰማን ስለማይችል ማለት ነው። ስለዚህ ሽቶአችን ስንጠቀም ደግሞ ዘና ብለን ራሳችንን እንደጠበቀን ስለሚሰማን ትልቅ የሆነ ኩራትም ስለሚሰማን በጥሩ ሁኔታ ከሰው ጋር ለመገናኘት ስለሚያግዘን ሽቶ መጠቀማችን እጅግ መልካም ነው። የሚል የግል ሀሳብ ስላለኝ እኔም በቻልኩት መጠን ተመጣጣኝ የሆነ የሽቶ አይነቶችን እየተጠቀምኩኝ ግንኙነቴን የማጠናክርበት ሁኔታ አለ ማለት ነው

ሹ ተብራብ መስፋት ትችላለህ? ሹራብ እንግዲህ በጣም ብዙ አይነት የሹራብ አሰራር ዘዴዎች ይኖራሉ። ሹራብ መጀመሪያ ምን ማለት ነው ብለን ስናስብ እንግዲህ ከተለያዩ ክር ነገሮች የሚሰሩና ለተለያዩ አገልግሎቶች ይውላል። ተብሎ በተለያየ የእደ ጥበብ ስራ የሚሰራው አይነት ስለሆነ እንደየ አገልግሎታቸው አሰራራቸውም በዛ ልክ የተለያየ ይሆናል። እና ቀለማቸው አሰራራቸው ውበታቸውም ባህሉን የሚገልጽበት ሁኔታ በተለያየ ሁኔታ ሊሰራ የሚችልበት ሁኔታ አለና። ሹራብ መስፋት ያን ያክል ከባድ የሚባል ባይሆንም ግን ልምድ ይጠይቃል። ስለዚህ ልምድ ያለው ሰው እና የሹራብ የመስፋት ልምድ እና ጥበብ ያለው ሰው ነው እዚህ ላይ ትኩረት አድርጎ መስራት ያለበት ለምን? ልምዱ ከሌለ ለዛ ሹራብ ለምትሰራው ጥበብና እውቀት ከሌለ ምን አይነት ሹራብ እንደምትሰራ ያው ግልጽ ላይሆንልህ ስለሚችል እና ጥሩ የሆነ ውጤት ለማስመዝገብ ስለምትቸገር ምን ማድረግ መቻል አለብህ። ጥሩ የሆነ ሹራብ ለመስፋት ልምድና እውቀት ያስፈልጋል። ስለዚህ ከተለያዩ የስልጠና ቦታዎች ከተለያዩ ማሰልጠኛ ቦታዎች በመሄድ የሹራብ አሰፋፍ ዘዴዎችን የሹራብ አሰፋፍ ጥበቡን እንዴት እንደሆነ መማርን መሰልጠን ያስፈልጋል። ስለዚህ እያንዳንዱን ስራ ከመስራታችን በፊት ምንም ማረግ ባይቻል በአወቀት ይገባል ጥበብ ሊኖረን ይገባል። ስኪሉ ሊኖረን ይገባል እንደዛ ካልሆነ ውጤታችን የተሳካ ሊሆን ስለማይችል መማር መቻል አለብን። ሹራብ ለመስፋት ግዴታ የሹራብ አሰራር ማሰልጠኛ ቦታዎች እና ማሰልጠኛ ቦታዎች ላይ መሰልጠን እና እውቀት መያዝ እጅግ ተመራጭ ያደርገዋል

የትኛውን የቀኑን ሰዓት ትወዳለህ እንግዲህ እ ከቀኑ ያሉት ሰአቶች እንግዲህ ከጧት ሁለት ሰዓት ከአስራ ሁለት ሰዓት እስከ አስራ ሁለት ሰዓት በሚለው እንያዘው እና ከእነዚህ ሰዓቶቹ መካከል እንግዲህ የትኛውን የቀኑን ሰዓት ትወዳለህ ለሚለው ጥያቄ? እኔ የምወደው የቀኑ የትኛው ሰዓት ነው ከጧቷ አንድ ሰዓት እስከ ስድስት ሰዓት ያለው የቀኑ ሰዓት እጅግ እ ተመራጭና ደስ ከሚለው የቀናት የቀን ሰዓት መካከል እነዚህ ሰአቶች ናቸው። ለምን እነዚህ የቀን ሰአቶች ጥሩ ሆኑ ብለን ስናስብ እንግዲህ ሌሊቱን ከእረፍት ተነስተን ነው እንግዲህ የምንነሳው እና ሌሊት ከእንቅልፍ እ ተነስተን ወይም እረፍት አድርግን ስለምንነሳ እ በዚህ ሰዓት ላይ በጣም ከፍተኛ የሆነ ሀይል ያለና ጥሩ የሆነ እ የስነ አእምሮ ዝግጅት ስላለን በዚህ ሰዓት ውስጥ እንግዲህ ብዙ ክንዋኔዎችን ለማከናወን አእምሮአችን በጣም ዝግጁ ስለሆነ አካላዊ ዝግጅት ስነ አእምሮአችን ዝግጅት ሁሉም ነገር የተዘጋጀ ስለሆነ በዚህ ሰዓት እንግዲህ እ ማንኛውም ነገር ለማከናወን ሁሉም ነገር የተዘጋጀ በመሆኑ በዚህ ሰዓት ላይ እንግዲህ እ ደስተኛ የሚንሆንበት ሁኔታ አለ በኔ ዘንድ ብቻም በበርካቶች ዘንድ እንግዲህ። የቀኑን የትኛውን ሰዓት ትወዳለህ ለሚለው ከጧቱ እ አስራ ሁለት ሰዓት ጀምሮ ያለው እስከ ቀኑ ስድስት ሰዓት ያለው ሰዓት እጅግ ተመራጭና ጥሩ የአየር ሁኔታም አለው ጥሩ የሆነ የስነ አምሮ ዝግጅት አለው ጥሩ ሆነ የአካላዊ ዝግጅት አለው። እና እጅግ ጥሩ ተመጣጣኝና እ መካከለኛ የሆነ የአየር ሁኔታ ሊኖረው ስለሚችል ስለዚህ እ ጊዜ ውስጥ ያለው የጊዜ ሰሌዳ እጅግ ተመራጭ እና እ ጥሩ የሆነ የጊዜ ሰሌዳ ነው። እና በዚህ ላይ እንግዲህ ሁሉም ሰው በርካታ አገልግሎት የሚከውንበት በጣም በርካታ እንቅስቃሴ የሚደረግበት በጣም ብዙ ስራ የሚሰራበት የጊዜ ሰሌዳ ነው። ለምን ያው ቅድም እንዳልኩት በጣም ከፍተኛ የሆነ ሀይል አጠራቅመን ያደርንበት እና ይሄን ሀይል ለተለያየ አገልግሎት የምናውልበት እና ትልቅ እ እና ጥሩ ውጤት የምናስመዘግበት የጊዜ ስሌዳ ነው። በዚህ የጊዜ ስሌዳ እንግዲህ አብዛኛው የሀገራችን ሰዎች ብዙ ስራዎችን የሚያከናውኑበት የጊዜ ስሌዳ ነው እኔም በዚህ የጊዜ ስሌዳ ነው እንግዲህ በርካታ አገልግሎቶችን ማከናወንና መስራት የምችልበት

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ደህንነት ማለት እንግዲህ ደህንነት በሁለት ሊከፈል ይችላል ምክንያቱም ተቋማዊ ደህንነት ሊሆን ይችላል ሌላ አካላዊ ደህንነት ሊሆን ይችላል እና ስለዚህ ደህንነት ሲባል እንግዲህ ራስን ከተለያዩ የጉዳት አደጋዎችን ነፃ ሊያደርግ የሚችል እንደማለት ነው። እና እንግዲህ ደህንነት በጣም ከፍተኛ የሆነ የደህንነት ጥበቃ የሚያስፈልጋቸውን ቦታዎች አሉ። ደህንነት ደግሞ በጣም ከፍተኛ የማያስፈልጋቸውም ቦታዎች አሉ። ይሄም ተቋማዊ ሲሆን ምን አለ የተቋሙ አሰራር የተቋሙ አሰራር ከተለያዩ የአደጋ መንስኤዎች ነፃ የሆነ ተቋም ነው ወይስ አይደለም የሚለው የተቋም ደህንነትን ይወስነዋል። እና የስራ ቦታ እንግዲህ ደህንነቴ እጅግ በጣም የተጠበቀና በጣም በበርካታ ጥበብ የተገነባ የስራ ቦታ እንደመሆኑ መጠን። እንግዲህ የስራ ቦታው እጅግ ደህንነቱ የተጠበቀ እና በተለያዩ ጊዜ ቼክ የሚደረግ የሚረጋገጥ ማረጋገጫ የሚደረግበት የተለያዩ የጥበቃ አካላት ያሉት የተለያዩ ባለሙያዎች በውስጡ አቅፎ የያዘ እንደመሆኑ መጠን እንግዲህ ደህንነቱ እጅግ የተጠበቀና ደህንነቱ ከመጠበቁም አልፎ እንግዲህ በነጻነትና በጥሩ ሁኔታ አገልግሎት ለመስጠትና ለማግኘት እጅግ ምቹ ከመሆኑም በላይ በበርካቶች ዘንድ ተቀባይነት ያለው የስራ ቦታ ነው። እና እንደዚህ አይነት የስራ ቦታ ደህንነት እንግዲህ ሁሌም ሊኖር ይገባል ምክንያቱም የስራ ቦታ ደህንነት ከሌለ ከፍተኛ የሆነ ጉዳት ሊያስከስት እንደሚችልና ለተለያዩ አላስፈላጊ ችግር ውስጥ ሊያስገባ የሚችልበት ሁኔታ ስለሚኖር እንግዲህ ሁሉም የስራ ቦታ ደህንነቱ የተረጋገጠ ሊሆን ይገባል። ምክንያቱም በስራ ቦታ በጣም በርካታ የሆነ ጉዳት የሚደርስበት ያለበት ቦታ ስራን በአግባቡ ለመስራት እጅግ ፈታኝ ሊያደርግ ስለሚችል ሁሉም ሰው እንግዲህ የስራ ቦታው ደህንነት መጠበቅ እና በጥሩ ሁኔታ ውስጥ መሆን መቻል ይኖርበታል

በእግር ምን ያህል ርቀት መሄድ ትችላለህ? እኔ እንግዲህ ብዙ የእግር ጉዞ ላደርግ የምችልበት መንገድ ላይኖር ይችላል ግን በብዙዎች ዘንድ ግን የእግር ጉዞ የሚያደርጉ በጣም በርካታ ሰዎች እንዳሉ ማየት እና መመልከት የምንችልበት ሁኔታ አለ እኔ ግን በጣም ብዙ ልምድ የለኝም ብዙ አይነት እንቅስቃሴ ላይም ተሳትፎ ስለሌለኝ ያው ብዙም የእግር ርቀት ላይ ጉዞ የምቸገርበት ሁኔታ አለ ይህም ካለኝ ልምድና ካለኝ የስፖርት ወይም ደግሞ የስፖርት እንቅስቃሴ አናሳነት ያው ብዙ ርቀት መሄድ የምችልበት ሁኔታ ላይ አይደለሁም ግን በርካቶች የሀገራችን ሰዎች እንግዲህ በርካታ ኪሎሜትሮችን በእግር እየተጓዙ ስራና የተለያዩ አገልግሎቶችን የሚያከናውኑበት ሁኔታ ነው ያለው እና ይሄ ደግሞ የተለያዩ ትራንስፖርት ላለመጠቀም የሚያደርጉ ሰዎች አሉ ካላችሁ የኢኮኖሚ አንፃር እንዲሁም ደግሞ ካላቸው የልምድ እና የጉዞ ልምድ አንፃር በእግራቸው የምሄደው የተለያዩ ስራዎችን የሚከውኑበት ሁኔታ አለ በኔ በኩል ግን በእግር ምን ያህል ርቀት መሄድ ትችላለህ? ለሚለው ኦልሞስት ከአምስት እስከ ስድስት ኪሎ ሜትር የሚሆን የእግር ጉዞ ላደርግ የምችልበት ሁኔታ ሊኖር ይችላል ከዛ ውጪ ግን የእግር ጉዞ ለማድረግ እጅግ የምቸገርበት እና ላላስፈላጊ ጉዳት ልጋለጥ የምችልበት ሁኔታ ስለሚሆን የእግር ጉዞ ከዚህ በላይ መሄድ የምችልበት ሁኔታ አይደለም በነገራችን ላይ በእግር ላይ በእግር ጉዞ ማድረግ ምንድነው ጥቅሙ ምንድነው ጉዳቱስ ብለን ስናስብ ጥቅሙ በጣም ብዙ ሲሆን ከእነዚህ መካከል የተለያዩ አላስፈላጊ የሰውነት የስብ ክምችት ሊቀንስ ይችላል የደም ዝውውር ይጨምራል እና የተለያዩ የስነ አእምሮ ዝግጁነትም እንዲፋጠን ያደርጋል እና በጣም ከፍተኛ የራሱ የሆነ ጠቀሜታ ምክንያቱም በዚህ ጊዜ የተለያየ ምግብ ፍጭቶች ሊኖሩ ይችላሉ ነው ምግብ በስርዓቱ ተፈጭቶ እንግዲህ አላስፈላጊ ቦታ አላስፈላጊ ቦታ ላይ ሊደርስ የሚችልበት ሰዓትም ስለሆነ ይሄ ደግሞ በጣም ገንቢና አስፈላጊ

ሌሎችን ማበረታታት ትችላለህ? አዎ ይቻላል ምንም ጥያቄ የለውም። እና ምክንያቱም ሌሎችን ማበረታታት የምንችልበት ብዙ በርካታ ነገሮች ቢኖሩም በሀገራችን ወይም በማህበረሰባችን ሰውን የማበረታታት ልምድ እጅጉን አነስተኛ ሆኖ አይቼዋለሁ። ለምን ትንሽ የእውቀት ማነስ ያለብን ማህበረሰብ ውስጥ ያለን ይመስለኛል። ለምን ሰውን ማገዝ ማበረታታት ማለት በገንዘብ ብቻ አይደለም። በተለያዩ ነገሮችን ሰው ማበረታታት እንችላለን ማገዝ እንችላለን ለምሳሌ ያህል በሀሳብ ልናግዝ እንችላለን በተለያዩ የእውቀት ደረጃዎች እናግዝበት የሚችል በማስተማር ሊሆን ይችላል በመምከር ሊሆን ይችላል። የተለያዩ የስራ አቅጣጫዎችን ጥቆማ በማድረግ ሊሆን ይችላል እና በጣም በርካታ በርካታ ማበርታቻ መንገዶች ሊኖሩ ይችላሉ። ገንዘብ ካልን ገንዘብ ድጎማ በማድረግ ድጋፍ በማረግ ሰዎች ማበርታታት የምንችልበት ሌላኛው መንገድ ነው። እና ስለዚህ ምን ማለት ነው? ሰዎችን ማገዝ ማበረታታት እጅግ ከፍተኛ የሆነ የስነ አእምሮ እርካታ ሊሰጥ ከሚችሉ ነገሮች መካከል ከፍተኛው ድርጃ የሚይዘው አንደኛው ሌሎችን ማበረታታት የምንችልበት ጉዳይ ነው። እና ስለዚህ ሁሉም ሰው ይሄን ባህል ከፍተኛ ደረጃ ማዳበርና ማድረግ ያለበት የስራ አይነት ነው እና ሁሉም ሰው ለዚህ ትንሽ ትኩረት ቢሰጠው በጣም መልካም ነው የሚል የግል ሀሳብ አለኝ። ስለዚህ ሌሎችን ለምሳሌ ማበረታታት እንደየአቅማችን እውቀት ካልን በእውቀታችን ገንዘብ ካለን ደግሞ በገንዘባችን እንዲሁም ሌሎች የምርጫ መምክር ካለ ትምህርት ከሆነ ደግሞ ልክ በምክርና በትምህርት ሰዎችን ማበረታታት ማገዝ እና በተለያዩ ነገሮች ማበረታታት እንዲችል ከፍተኛ የሆነ ጠቃሜታ ሊኖረው እንደሚችል ሙሉ እምነት አለኝ

ስራዎችን በቅደም ተከተል ታስቀምጣለህ? አዎ አስቀምጣለሁ ለምን? ስራዎቻችን እንግዴ በቅድም ተከተል ሲቀመጡ እንግዲ ለስራዎቻችን ትልቅ የሆነ እ ሚና አለው። እና ስለዚህ ምን ማድረግ መቻል አለብ? ስራዎቻችን በቅደም ተከተል ማስቀመጥ መቻል አለብን። ትኩረት አድርገን ነገሮችን ለመስራት ካስፈለገ መጀመሪያ ለስራዎቻችን ቅደም ተከተሉን ማስያዝ መቻል አለብን። እቅድ ማውጣት መቻል አለብን። አሁን ችግራችን ምንድነው ለስራዎቻችን ቅደም ተከተል እቅድ፣ አያያዝ። እዚ ላይ ነው ክፍተታችን በነገራችን ላይ እና ሁሉም ሰው ለስራው ምን ማረግ መቻል አለብህ። እቅድ ማውጣት መቻል አለብን። ቅድም ተከተሉን ማስያዝ መቻል አለብን። መጀመሪያ ምንድነው? ኔክስት ቀጣይስ ምንድነው? ከዛ ምንድነው? እያልን ደረጃ በደረጃ እንደየ አስፈላጊነቱና እንደየ ሁኔታው መሰረት አድርገን ቅደም ተከትል ማስቀመጥ መቻል ይኖርብናል። እና ይሄ ደግሞ ስራዎቻችን አስፈላጊው ነገር ባስፈላጊው ሰዓት ውስጥ እንዲያልቅ ከሚያግዙ ነገሮች መካከል ስራዎቻችን በቅደም ተከተል ስናቀምጥ ነው። እና ምን ማድረግ መቻል አለብን? ሁሌም ስራዎቻችን በቅደም ተከተል ዘርዝረን ማስቀመጥ መቻል አለብን። ይሄ ብቻ አደለም በነገራችን ላይ። ቅደም ተከተል ብቻ ሳይሆን፣ እቅድ ማውጣቱ ደግሞ ትልቁ ወሳኝ ሚና አለው እና ስራዎቻችን እ እቅድ ማውጣት አለብን። እቅዱን እናውጣና ከእቅዱ ደግሞ ምንማር መቻል አለብን። የራሱን የሆነ ቅደም ተከተል መስጠት መቻል አለብን። መጀመሪያ እሄን ከሰራን ቀጣይ እሄ ይሆናል። በቃ አለ አደል እ ደረጃ በደረጃ ማስያዝ ያስፈልጋል። አንዳንድ ሰዎች እንግዲህ በስራዎቻቸው ላይ ምን ያረጋሉ ቅድም ተሳስቶ ይቀራሉ። ይሄን ሳያረጉ በመቅረታቸው እንግዲህ ስራዎቻቸው ሁሉ እ ትንሽ ተዛብቶ ይሁንባችሁ። ማድረግ ያለባችሁን ነገር ሳያደርጉ፣ ማድረግ የሌለባችሁን አድርጎ የሚውሉበት ሁኔታ ውስጥ አለ። ይሄ ደግሞ ምንድነው ቅደም ተከተል ስራዎችን በቅደም ተከተል አለማስቀመጥ ችግር ነው። እና ቅደም ተከተል ማስያዙ እጅግ ከፍተኛ አስተዋጽኦ ስላለው ሁሉም ሰው ስራዎችን በቅርብ ተከተል ቢያስቀምጥ በጣም ከፍተኛ የሆነ ጥቅም እንዳለው መገንዘብና ማወቅ የሚቻልበት ሁኔታ ነው ያለው።

ጭንቀት ሲሰማ ምን ታደርጋለህ ጭንቀት ሲሰማ እንግዲህ በጣም በርካታ መንገዶችን የጭንቀት ማስወገጃ መንገዶች አሉ። ጭንቀት ማለት መጀመሪያ ምን ማለት ነው ስናስብ። ራስህን ባልታሰበ ወይምባልሆነ ነገር ውስጥ መበረዝ እንደማለት ነው። እና ስለዚህ ምን ማድረግ መቻል አለብኝ ጋር ሲሰማን የተለያዩ የጸሎት ወይም የእምነት ቦታዎች ላይ መሄድ እና ጸሎት ማድረግ። ይሄ በጣም ከፍተኛውን ድርሻ ከብዙ ነገሮች መካከል። ጭንቀት ሲሰማን ምን ማድረግ መቻል አለብን? እምነታችን እየሄድነ ጸሎት ማከናወን መቻል አለብን። ከዚህ ባለፈ ምን ማድረግ መቻል አለብን የተለያዩ እንቅስቃሴዎች ላይ መሆን መቻል አለብን እንቅስቃሴ ማድረግ አለብን። የተለያዩ ስፖርቶች ላይ ትኩረት አድርጎ መስራት ያስፈልጋል። ከዚህ በተጨማሪ ምን ልናደርግ ይገባል? ከጓደኞች ጋር መነጋገር ያስፈልጋል ከጓደኞች ጋር እንቅስቃሴ ማድረግ ያስፈልጋል። እዚህ በተጨማሪ ሌላ ምን ልናደርግ እንችላለን? የተለያዩ የትኩስ ነገሮች ላይ መጠጣት። አዎ ብዙ ሰዎች ላይ ጭንቀት እንዲሰማችሁ ምን ማድረግ እንዳለባችሁ የሚጠፋቸውን ምክንያት። ደግሞ በጣም ብዙዎች ናቸው። ስለዚህ ጭንቀት በጣም በብዙ ሁኔታውን ሊያጋጥመን ይችላል። የሰው ልጅ ሆኖ ጭንቀት የማይዘው ሊኖር አይችልም ብለን መደምደም የምንችልበት ሁኔታ አለ። ለምን ማህበራዊ ህይወት ኢኮኖሚያዊ እያንዳንዱ ህይወት በራሱ ጭንቀት ሊሰማን የምንችልባቸው ምክንያቶች ሊሆን ስለሚችሉን። ምን ማድረግ መቻል አለብን ብለን ስናስብ? ከፍተኛ የሆነ ጭንቀት ከደረሰ ወደ ተለያዩ የህክምና ተቋማት መሃድ ያስፈልጋል። ነገር ግን መጠነኛና አነስተኛ የጭንቀት ሲሰማን እነዚህን የጸሎትና የእንቅስቃሴ እንዲሁም ትኩስ ነገሮችን እየጠጣን ጭንቀቶቹን በቀላሉ ማስወገድ የምንችልበት ቀላል እና ዋነኛ ምክንያቶች ናቸው። እና በጣም በበርካቶች ዘንድ የጭንቀት አፈታ ዘዴዎችን ባለመረዳት በተለያዩ ጭንቀት ውስጥ ሆኖ በጣም በርካታ ጉዳቶች ውስጥ እየገቡ እናያለን። ስለዚህ እነዚህ አይነት መንገዶችን እየተጠቀሙ ነገር ጭንቀቶቻችንን ማስወገድ እና በቀላሉ ህይወታችን ማስተዳደር መምራት እና ጥሩ የህይወት ጊዜ ማሳለፍ የምንችልበት ሌላኛው መንገድ ነው

በምንጣፍ ላይ መቀመጥ ትቀመጣለህ? አዎ እቀመጣለሁ። ለምን ምንጣፍ ማለት ምን ማለት ነው? ከቤታችን ውስጥ ወይም ደግሞ ከአልጋ አካባቢ የምናነጥፈው የምንጣፍ አይነት እንደማለት ነው። እና ይሄ ምንጣፍ ላይ እንግዲህ የተለያዩ ስራዎች ልንሰራ እንችላለን። ጸሎት ልናከናውንበት እንችላለን ስፖርት ልንሰራበት እንችላለን የተለያዩ ቀለል ያሉ የእንቅስቃሴ ልናነብበት እንችላለን። ልናነብበት እንችላለን እዛው ሆነ። ተኝተንም እዛው ላይ የተለያዩ ስራዎችን ልንሰራ እንችላለን ቁጭ ብለን ልንሰራ እንችላለን እና። ይሄ ምንጣፍ ላይ እንግዲህ የተለያዩ ስራዎች ልንሰራ እንችላለን ጸሎት ልናከናውንበት እንችላለን ስፖርት ልንሰራበት እንችላለን የተለያዩ ቀለል ያሉ የእንቅስቃሴ ልናደርግበት። እንችላለን ከብዙ በትንሹ እነዚህ እነዚህን እያጠቃልል እና ብዙ ሰዎች እንግዲህ ምንጣፍ ላይ ሆኖ ብዙ ስራዎችን የሚከውኑበት። ሌላኛው አማራጮችም ስላሉ እኔም ምንጣፍ ላይ ሆኜ እንግዲህ ብዙ ስራዎቻችን የምሰራበት ሁኔታ አለ። ብዙ ሰዎች እንደውም ከአልጋ ላይ ሳይሆን ምንጣፍ ላይ ሆነው ነው የምናያቸው። እና ለዛ ደግሞ ምቾት የሚሰጣቸው ሌላኛው መንገድም ስላለ ነው

የቀረ ምግብ ትበላለህ የቀረ ምግብ ማለት እንግዲህ ምግብ ምን አይነት ምግብ ነው መብላት ስናስብ? ይሄ ምግብ እንግዲህ በልተን ያተረፍነው እና ጠግበን የተውን እንደማለት ነው። ይሄ ምግብ እንግዲህ በብዙዎች ያደጉ ሀገራት ላይ አይበላም። ለምን የተረፈ ምግብ በሽታ አለው ተብሎ ስለሚታመን ወይም ደግሞ መበላት የለበትም ሌላ አዲስ እና ትኩስ የሆነ ምግብ መበላት አለበት ተብሎ ስለሚታመን። በዚህ ሁኔታ እንግዲህ የቀረ ምግብ አይበላም። በእኛ አካባቢ ደግሞ ይሄ ምግብ የሚበላበት በጣም የተለያየ ምክንያቶች ቢኖሩም በኔ በኩል ደግሞ ካለኝ መረጃና ካለኝ ምክንያት አንፃር የቀረ ምግብ እበላለሁ። ለምን አንድም የቀረ ምግብ ካልበላን አዳዲስ ምግብ ካለን ኢኮኖሚ አንፃር ካለን እድገት አንፃር እንግዲህ ሁሌም አዲስ ምግብ ላናገኝ የምንችልበት ምክንያቶች ስላሉ ስለዚህ ምን ማድረግ መቻል አለብን የቀረን ምግቦችን መብላት መቻል አለብን። ለምን አዲስ ምግብ ለመብላት ከፍተኛ የሆነ ኢኮኖሚ የሚጠይቅበት ሁኔታ ስለሆነ ማለት ነው። ስለዚህ የቀን ምግቦችንም ተጨማሪ የምግብ ሁኔታ ውስጥ አካተን መመገብና ራሳችን ካላስፈላጊ ጉዳት መከላከል የምንችልበት ሁኔታ ውስጥ መሆን መቻል ይኖርበታል

አዲስ ቴክኖሎጂ መማር ትወዳለህ? አዎ እወዳለሁ አዲስ ቴክኖሎጂ ማለት ቀላል የሚባል አይደለም በጣም በርካታ ነገሮችን የያዘ እስከመሆኑ ድረስ። በአዳዲስ ቴክኖሎጂዎች ብዙ ነገሮችን መስራት የምንችልበትም ስለሆነ ምክንያቱም ጊዜው እና ዘመኑ ከቴክኖሎጂ ጋር የተያያዘ ነው። ስለዚህ ቴክኖሎጂ ላይ ግዴታ መማር መቻል አለብኝ። ቴክኖሎጂ ከሌለ እንግዲህ ስራ መስራት አንችልም። ከቴክኖሎጂ እና ከአለም አለሙ ካለበት ሁኔታ ውስጥ ጋር መዛመድ አንችልም። ስለዚህ ቴክኖሎጂ መማር ግዴታ ነው። ያለ ቴክኖሎጂ ስራ መስራት አንችልም። ያለ ቴክኖሎጂ ደግሞ ወደ ለውጥ ውስጥ መግባት አንችልም። እና ግዴታ ነው እንግዲህ ቴክኖሎጂ ላይ ሁሉም ሰው ትኩረት ማድረግ መቻል ያለበት ለዚህ ነው። እና ቴክኖሎጂን ቀላል አድርገን የምናስበው የስራ አይነት አድርገን። በቴክኖሎጂ እንግዲህ አርቲፊሻል ቴክኖሎጂ አርቴፊሻል ኢንተለጀንስ ለምሳሌ። ቴክኖሎጂ አርቴፊሻል ኢንተለጀንስ በራሱ ምንድነው? አዲስ ቴክኖሎጂ ነው። እና ልክ እንደዚህ እነ አርቴፊሻል ኢንተለጀንስ ሌሎች ዌብሳይት ዴቨሎፕመንት ምናምን ዌብ ዴቨሎፕመንት ምናምን። እነዚህ እነዚህ በሙሉ ራሱ አንድ የቴክኖሎጂች ምርቶች ስለሆኑ በጣም ትኩረት አድርገን መማር ያለብን ነገሮች ናቸው። እና ቴክኖሎጂ ላይ ሁሉም ሰው ትኩረት አድርጎ መማር መቻል አለበት። እና እኔም እነዚህን ቴክኖሎጂ የመማር በጣም የምወደው እና የማፈቅረው የሙያ ዘርፍ ነው። እና አዲስ ቴክኖሎጂ መማር እጅጉን እወዳለሁ። ለመማር ደግሞ የተለያዩ ጥናቶችን እያደረኩ የምገኝበት ሁኔታ ውስጥ ነው ያለነው። አንድም በኦንላይን እና በአካል ለመማር ያለው ሁኔታ ነው። በኦላይን የምማራቸው የትምህርት አይነቶች አሉ። በአካል ደግሞ የተለያዩ ትምህርቶችን ለመማር ቅደም ተከትሉን ይዤ እየተጓዝኩ ያለሁበት ሁኔታ ነው ያለሁት

ማታ በምን ሰዓት ትመገባለህ ምግብ እንግዲህ ብዙ ጊዜ በሀገራችን የምንመገበት የሰዓት ሁኔታ እንደየ ሁላችን እንደየ ግለሰብ የምንለያይበት ሁኔታ አለ። ብዙን ጊዜ ግን ከምሽቱ ሁለት ሰዓት እስከ ምሽቱ ሶስት ሰዓት ተኩል ነው። እንግዲህ ምግብ ማታ የምንበላው እና። እኔ ደግሞ ማታ በምን ሰዓት ትመገባለህ? የሚለው ምሽት ሶስት ሰዓት አካባቢ ምግብ የምበላበት የሰዓት ሁኔታ ነው ያለና። አብዛኛው ሰው ግን ሊበላ የሚችልበት ጊዜ ከምሽቱ ሁለት ሰዓት ጀምሮ እስከ ሶስት ሰዓት ተኩል ባለው ውስጥ ምግብ የሚበላበት ጊዜ ነው። እና በዚህ ጊዜ ውስጥ እንግዲህ አብዛኛው ሰማንያ ዘጠና ፐርሰንት የምሆነው ሰው ምግብ የሚበላበት ጊዜ ነው። ከዚህ ባለፈ ግን ምንድነው የሚሆነው? የመኝታ ጊዜ ነው የሚሆነው። ከሶስት ሰዓት ተኩል በኋላ ምንድነው? እረፍት የሚደረግበት እና የቀኑን ድካም በእረፍት የምናሳልፍበት ጊዜ ይሆናል። እና ስለዚህ ከሁለት ሰዓት ጀምሮ እስከ ሶስት ሰዓት ተኩል ባለው የጊዜ ሰሌዳ ውስጥ ምግብ የምንበላበት ሰዓት ነው የሚሆነው። በዚህ ሰዓት ውስጥ በልተን እንግዲህ የተለያዩ ጸሎቶችን አከናውንን። አራት ሰዓት አካባቢ ደግሞ እንቅልፍ ላይ የምንሆንበት ሁኔታ ይፈጠራል። እንደዛ ከሆነ በኋላ ነው እንግዲህ አዳራችን ፕሮግራም አውጥተን የምንጠቀመው

ጠዋት ወይስ ማታ ሰው ጠዋት ነው። አሁን ጠዋት ማለት እንግዲህ በጣም በርካታ ሀይልና አቅም ይዘን የምንነሳበት ሰዓት ስለሆነ በዚህ ሰዓት እንግዲህ በጣም በርካታ ስራዎችን መከዎን የምንችልበት ነው። እና ስለዚህ የጧት ሰው ነኝ። እኔ ጧት ላይ አሁን በጣም በርካታ እቅዶች አሉን እነዛን እቅዶች በሙሉ የምናጠናቅቅበት የጊዜ ሰሌዳ መቼ ነው? ብለን ካሰብን የጠዋቱ ፕሮግራም ነው። እና በጣም በርካታ ሰዎች በክንዋኔያቸውን ወይም ደግሞ ተግባሮቻቸውን የሚፈጽሙበት የጊዜ ሰሌዳ ጠዋተኛው የጊዜ ሰሌዳ ውስጥ ነው። እና ብዙ ጊዜ የጧቱ የ የጧቱ ሰውም የጧት ሰውም አቅም አለው ምክንያቱም ከእረፍት ነው የሚመጣው። ብዙ ኢነርጂ ዞር የሚነሳው እና በዚህ ምክንያት እንግዲህ ብዙ ስራዎች የሚከናወኑት ጠዋተኛው ሰዓት ነው። እና ከእረፍትም ተነስተን የተለያዩ ንጹህ አእምሮት ንጹህ የሆነ ድካም የሌለበት ሁኔታ ላይ ስለሆነ ብዙ አገልግሎቶችን ለመስራት ምቾት ስላለው እኔ የጧት ሰው ነኝ

በመስመር ላይ ትማራለህ? አዎ እማራለሁ በመስመር ላይ እንግዲህ በርካታ ትምህርቶችን መማር የምንችልባቸው መንገዶች አሉ። ከእነዚህም መካከል እንግዲህ የተለያዩ መተግበሪያዎችን በመጠቀም ሊሆን ይችላል። የተለያዩ መተግበሪያዎች እንግዲህ እንደ መማሪያነት ልንጠቀምባቸው የምንችለው የተለያዩ መተግበሪያዎች አሉ ለምሳሌ ዩቲዩብ ልንጠቀም እንችላለን። ዩቲዩብ አንዱ መተግበሪያ ነው እና ዩቲዩብ ከፍተን እንግዲህ እያዳመጥን እያየን በመስመር ላይ እውቀታችን እያዳበርን የተለያዩ የእውቀት ምንጮችን እያገኘን የምንጓዝበት ሁኔታ ሊኖር የሚችልበት ሁኔታ አለ። ይሄ ብቻም አይደለም የተለያዩ እውቀት ምንጮች የሆኑት አውዶዎችን ቀርጸን እያዳመጥን የምንጓዝበት ሌላኛው መንገድ የሚሆን የሚችልበት ሌላኛው አንድ የእውቀት ማግኛ ዘዴ ነው እና በዚህ መልኩ እየተማርን እንግዲህ በመስመር ላይ እየተማርን መጓዝ የምችልበት ሌላኛው መንገድም። ከዚህም በተጨማሪ እንግዲህ ከጓደኞቻችን እንግዲህ የተለያዩ መረጃዎችን እየተቀበልን እየቀሰምን በመስመር ላይ እንግዲህ መማር የምንችልበት ሌላኛው መንገድ ይሆናል። ከዚህ ባለፈ ደግሞ ተፈጥሮን መንገዳችንን ሰውን ኢንቫ አካባቢውን በማየት ምን ልናደርገን እንችላለን እውቀት ልናገኝ እንችላለን መማር ልንችል እንችላለን እና። በመስመር ላይ እንግዲህ በጣም ከፍተኛ የሆነ የእውቀት ማግኘት የምንችልበት ሁኔታ አለው። በመስመር ሌላኛው የእውቀት ምን ልናገኝ እንችላለን? የተለያዩ ተፈጥሮአዊ ነገሮችን በመጎብኘት? ምን ልናገኝ እንችላለን? እውቀት ልናገኝ እንችላለን በመስመር ልንማር እንችላለን እና በጣም ከፍተኛ እና አያሌ በመስማር ላይ ትምህርት ልናገኝባቸው የምችል መንገዶች አሉ። እነሱን በመጠቀም እውቀታችን እና ራሳችን ማዳበር የምንችልበት መንገዶች ናቸው

ብስክሌት ትጋልባለህ ብስክሌት እጋልባለሁ ብስክሌት ልምድ ላላችሁ ቀላል ነው። ልምድ ለሌላችሁ ደግሞ ብስክሌት ማን ከባድ ከሚባሉት መካከል አንዱ ነው። እና ከኤሎች እንደውም ተሽከርካሪዎች መካከል ብስክሌት ትንሽ ከበድ ከሚሉ መካከል አንድ ነው። ለምን? ልምድ ይጠይቃል ምክንያቱም ትንሽ ሞተራ ሀይል። እጅግ ባላንስ አጠባበቃችን እያንዳንዱ እንቅስቃሴያችን ምንድነው? ልምድን የሚፈልግ አይነት እንትን ስለሆነ። ብስክልት እንግዲህ በቀላሉ ትራንስፖርት ለማድረግ የሚያስቸግር የትራንስፖርታዊ ዘዴ ስለሆነ። ከጎመው አንፃር ከጎማው አናሳነት አንፃር። እንዲሁም ሌሎች መቆጣጠሪያ መንገዶችም አነስተኛ ከመሆናቸው አንፃር ልምድ ይጠይቃል። እና ትኩረት ይጠይቃል። ይሄ ደግሞ እኔ የምችለው ነው። ብስክሌት እጋልባለሁ። የማይጋልቡ ደግሞ በርካታ በፍርሃት ውስጥ ሆነው በስራ ውስጥ የሌሉበት ሰዎችም አሉ። ግን ልምድ ካለና በቀላሉ ብዙ ነገሮችን መስራትና ማቀሳቀስ የሚቻልበት ሁኔታ ነው ያለው። እና ብስክሌት እንደ አቅምህ ነው የሚወስነው። ስለዚህ ልምድ ያስፈልገዋን

በምን? ሰዓት ትነሳለህ እኔ ብዙን ጊዜ የምነሳው እንግዲህ ከአጧቱ አስራ ሁለት ሰዓት ነው። አስራ ሁለት ሰዓት ተነስቼ እንግዲህ ብዙ ነገሮችን ላከነው የምችልበት ሁኔታ ነው ያለው እና ጠዋት አስራ ሁለት ሰዓት ነኝ። እንስታና ትጣጥማለሁ ሻወር ፊቴን ትጣጥመናል እንግዲህ ጸሎት ያክነውናል የጧት የጸሎት ፕሮግራም ይከናወናል። የጧት የጸሎት ፕሮግራም ከተጎናወነ በኋላ ቁርስ እና ምሳ የሚዘጋጅበት ጊዜ ነው። እነዚህ ቁርስ ይዘጋጃል። እንግዲህ ቁርስ ትኩስ ነገሮች እንግዲህ ለምሳሌ ለቁርስ የሚሆን ነገር በጧት ከአሥራ ሁለት ሰዓት ተኩል ጀምሮ እስከ አንድ ሰዓት ባለው ውስጥ ምሳና ቁርስ የሚያስችል ከዚህበት ፕሮግራም ይኖረኛል። በዚህ ከተዘጋጀ በኋላ ቁርስ እበላለሁ ቁርሴን ከበላሁ በኋላ ምሳ አቋጥርና እንግዲህ የቀን ውሎዬን አጠቃላይ የሚያስፈልጉ ነገሮችን በሙሉ አዘጋጃጀና። ወደ ጉዞ የመቀጠልበት ሁኔታ እየኖራ እንግዲህ በዚህ ሰዓት እንግዲህ በበርካታ የትራንስፖርት ጥረት የሚገጥምበት ሁኔታን ስለሆነ ቀደም ብለን የምንነሳበት እና ወደ ስራው ገበታችን የምንንቀሳቀስበት ከጠዋቱ አንድ ሰዓት ጀምሮ ይሆናል ማለት ነው። እና ከጧቷ እንደዛ ጀምሮ እንግዲህ ወደ ስራ የምንቀሳቀስበት የጊዜ ስሌዳ ይሆናል ማለት ነው

ኢሜል ትጠቀማለህ አዎ እጠቀማለሁ። ኢሜል እንግዲህ በርካቶች ኢሜል ተጠቃሚ ናቸው ብንልም አብዛኞቹ ደግሞ እንግዲህ በኢሜል የማይጠቀሙ ሰዎች አሉ። ለምን ስለ ኢሜል አጠቃቀም መረጃ የሌላቸውም። ስለ ኢሜል ስለ ኢሜል አከፋፈት እውቅና የሌላቸውም። ለኢሜል ብዙም ቅርብ ያሉና እውቀቱ የሌላቸው እና እንዴት መክፈት እንዳለባቸው ለምን አገኙት መዋል እንዳለባት። ምንም መረጃ ያላቸው ሰዎች ደግሞ ኢሜልን የማይጠቀሙበት ሁኔታ አለ። እኔ ግን ኢሜልን ለተለያዩ መረጃ ማስተላለፊያዎችና መቀበያነት እየተገለገልኩበትና እያገለገልኩበት ያለሁበት ሁኔታ ነው ያለው። ይሄም ሲባል እንግዲህ የተለያዩ መረጃዎችን ለመለዋወጥ ከሚያግዙ አውታሮች መካከል አንደኛው ኢሜል ነው። እና ኢሜል በጣም ብዙ ስራዎችን እየሰራሁበትና እያገዛኝ ካሉ የመልእክት አስተላልፊያ መንገዶች አንዱ ነው። በዚህ እንግዲህ በርካቶች ሰዎች እንግዲህ እየተጠቀሙበት እና የተለያዩ መረጃዎችን እየላኩ እና እየተቀበሉበት ያለው ሁኔታን ያለው። እኔም በዚህ ኢሜል አገልግሎት ከፍተኛ የሆነ ጥቅም እያገኘሁበት እና በተለያዩ አገልግሎቶች ሊያዋልኩት የሚገኝበት ሁኔታ ነው ያለው።

ሙዚየም መሄድ ትወዳለህ? አዎ እወዳለሁ። ለምን ሙዚየም ማለት እንግዲህ በጣም የተከበረ እና የሀገሪቱ ትላልቅ ነገሮች ወይም ደግሞ የትላልቅ እና እንቁ የሆኑ ቦታዎች እቃዎች ማዕድኖች የሚገኙበት እና ትልቅ የቱሪስት መስህብ የሚገኝበት ቦታ እንደመሆን መጠን። በርካታ የቱሪስት ማህበረሰብ እንግዲህ ሙዚየም በመሄድ የተለያዩ ጉብኝት ያከናውናል። እኔም ሙዚየም በመገኘት በመሄድ በመገኘት የተለያዩ እውቀቶችን የተለያዩ ጉብኝቶችን የተለያዩ አሻራዎችን እያየሁ እየተመለከትኩ ራሴን በእውቀት አንጻለሁ እገነባለሁ። እና ስለዚህ ሙዚየም ቀላል የሚባል አይደለም በጣም በርካታ የእውቀት ምንጭ ነው። በጣም በርካታ ተፈጥሮአዊና ሰው ሰራሽ ነገሮችን በውስጡ አካቶ የያዘ እንደመሆን መጠን። ሁሉም ሰው በሙዚየም በመገኘት በርካታ የእውቀት ማህደር በሆነው ሙዚየም በመገኘት ራሱን በእውቀት ማነጽና ማዳበር የሚችልበት ሁኔታ ነው ያለው። እና እንግዲህ ሙዚየም እጅግ ከፍተኛ የሆነ የእውቀት ምንጭ ነው ማለት ይቻላል። የሀገርን ባህል ቱፊት እና እንቁ እና ባህላዊና ተፈጥሮአዊ ነገሮችን አካቶ ያዘን። ሙዚየም ነውና ሙዚየም እንግዲህ ሁላችንም እየሄድን ብዙ ነገሮችን ማግኘት እና ማወቅ የምንችልበት ሁኔታ አለ። እኔም ሙዚየም በመሄድ በጣም የምወደው በጣም ብዙ ነገሮችን የማገኝበት የሙዚየም በመሄድ ነው እና ስለዚህ እወዳለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? ወደ ገበያ እንግዲህ በጣም ብዙ አይነት የጉዞ ፕሮግራም ሊኖር ይችላል ምክንያቱም ገበያ እንግዲህ ወቅቱን የጠበቀ የ ጉዞ የምናደርግበት ሁኔታ አለ ያ ለወቅቱ ደግሞ እንግዲህ ገበያ መሄድ ጊዜም በአግቦቡ እንዳለመጠቀም ሊሆን ስለሚችል ሁላችንም ጉዞአችን እንግዲህ የተለያየ ሊሆን ይችላል ምክንያቱም ገበያችን ስራችን የተለያየ ስለምሆን ማለት ነው። እና እኔ ግን ብዙን ጊዜ የምሄድበት የጊዜ ብዙን ጊዜ ቅዳሜ እለተ ቅዳሜ ምክንያቱም እለተ ቅዳሜ አንደኛም በዓልም ስለሆነ ሁለተኛ በጣም በርካታ የገበያ ልውጥ የሚከናወንበት እለት ቅዳሜ ነው። እና በዚህ እለት ካሉት የገበያ ቀናት መካከል ቅዳሜ ነው። ሌላኛው የገበያ ቀን ምሄድበት ሰኞ እለተ ሰኞ ነው። እለተ ሰኞ እንግዲህ አልፎ አልፎ የምሄድበት ሁኔታ አለ እንግዲህ በሳምንት ሁለት ጊዜ የገበያ ጉዞ አደርጋለሁ። እና በሳምንት ሁለት ጊዜ የገበያ ጉዞ አድርጌ እንግዲህ የተለያዩ የንግድ ልውውጦችን አከናውኜ የተለያዩ መረጃዎችን ተለዋውጬ የተለያዩ ጥናቶችን አከናውኜ ከገበያ የመመለስበት ሁኔታ አለ። እንግዲህ በጣም በርካታ ሰዎች እንግዲህ ከአንድ ገበያ ወደ ሌላ ገበያ ብዙ ጊዜ የገበያ ልውውጥ የሚከነውኑበት ሁኔታም አለ። እኔ ግን በሳምንት እለተ ሰኞ እና እለተ ቅዳሜን ብቻ የምጠቀምበት ሁኔታ ነው ያለው

የስራ ስራሮችን ትከተላለህ በትክክል ምክንያቱም የስራ ስራሮችን ካልተከተልን እንግዲህ ስራችን ጥሩ የሆነ ውጤት ሊያስመዘግብ ስለማይችል ግዴታ የስራ አሰራሮችን መከተል ያስፈልጋል። እና የስራ አሰራሮችን ካልተከተልን እንግዲህ አሰራራችን ምን ሊሆን ይችላል ማለት ነው? ባላንሱን ሊያጣ ይችላል መስመሩን ሊስትብን ይችላል። እና አንደኛ በፈለግነው ሰዓት ጀምረን በፈለግነው ሰዓት ላንጨርስ እንችላለን። እና ስለዚህ ጊዜያችን ሊጓተቱም ይችላል እቅዳችን ላይሳካ ይችላል ስለዚህ ምን ማድረግ መቻል አለብን። የስራ አሰራሮችን መከተል አለብህ። የስራ አሰራሮችን መከተል ብቻ ሳይሆን የስራ አሰራሮችን ጠንቅቆ በጊዜ በጊዜ ሰሌዳ አስቀምጦ በዛ መሰረት መከወንና ማጠናቀቅ መቻል ይጠበቅብናል። እንደዛ ካልሆነ እንግዲህ ስራችንን በአግባቡ ለመስራትና ጥሩ ውጤት ለማስመዝገብ እጅግ አዳጋች ሊሆን የሚችልበት ሁኔታ ስለሚሆን። ሁሉም ሰው የስራ ስራዎችን መከተል ይኖርበታል። የስራ ስራዎች እንግዲህ ቀድመን ማዘጋጀት ማቀድ እለታዊ ሳምንታዊ አመታዊ እና በየሩብ አመቱ የምናዘጋጀው የስራ አሰራሮች ዘዴዎች አሉ። እነዚህን ተከተህ እንግዲህ የተለያዩ የአሰራር ጥረቦችን በመጠቀም ስራዎቻችንን በአግባቡ መከወንና ማጠናቀቅ ይኖርብናል

የምትወደው መጽሐፍ ምንድ ነው? እኔ እንግዲህ ከምወደው መጽሐፎች መካከል መንፈሳዊ መጽሐፎች ላይ ትኩረት አርጌ የምጠቀምበት ሁኔታ ነው ያለው። መንፈሳዊ መጽሐፍ ግድ ስንል ቀላል የሚባል አይደለም። መንፈሳዊ መጽሐፍ ማለት የአለም መገኛ የተፈጥሮን ምንነት እና የፈጣሪን ቸርነት እጅግ በረቂቅ በሆነ መልኩ ሊያስረዳኝ የሚችል መጽሐፍ ስለሆነ ይሄ መጽሐፍ እንግዲህ ብዙ ጊዜ በአለማችን በጣም ትልቁ መጽሐፍ ተብሎ የሚጠራው መጽሐፍ ቅዱስ የሚባለው መጽሐፍ ነው። ይሄ መጽሐፍ እንግዲህ ስለተፈጥሮ ምንነት፤ ስለተፈጥሮ ምን እንደምትመስል፤ የፈጣሪን ቸርነትና የፈጣሪን ምህረት በአጠቃላይ ሁሉን ነገር በሰፊው የሚያትትና ከየት ወዴት፤ መቼና እንዴት የት የሚለውን አጠቃላይ መልሶችን በውስጡ አካቶ የያዘ ስለሆነ የዚህ መጽሐፍ እንግዲህ በቤተ እምነት ውስጥ ብዙ ጊዜ የሚገኝ እንዲሁም በተለያዩ የእምነት ሱቅ መሸጫዎች ላይ የሚገኝበት ሁኔታ አለ። ይሄ መጽሐፍ እንግዲህ ብዙን ጊዜ የምወደው፤ የማነበው እና ብዙ የእውቀት ምንጭ የሆነው መጽሐፍ ቅዱስ ነው እና ይሄ መጽሐፍ ቅዱስ እንግዲህ ብዙዎች ያነቡታል ይጠቀሙበታል በርካታ አገልግሎቶች ላይ የሚውልበት ሁኔታ ነው ያለው።

ይቅርታ መጠየቅ ቀላል ነው? ይቅርታ መጠየቅ ቀላል የሚባል አይደለም። ለምን እውቀት ላለው ቀላል ሊሆን ይችላል። እውቀት ለሌለው ግን እጅግ ከባድ ከሚባሉ ነገሮች መካከል አንደኛው ይቅርታ መጠየቅ ነው። እና ይቅርታ ለመጠየቅ ምን ያስፈልጋል እውቀት ያስፈልጋል። ስለ ይቅርታ ጥቅም መረጃ ሊኖር ይገባል። ስለ ይቅርታ ምንነት ሰፋ ያለ ሊኖረን ይገባል። ምክንያቱም እውቀት ሲኖረን ነው እንግዲህ ለይቅርታ ቅርብ የምንሆነው እና ሁላችንም እንግዲህ ስለ ይቅርታ ጥቅም ማወቅ መቻል አለብን። ይቅርታ ከሰው ጋር መታረቅ ብቻ አይደለም፤ ከፈጣሪ ጋር መታረቅም ነው። ስለዚህ ሁላችንም ለይቅርታ ትኩረት ማድረግ መቻል አለብን። ስለይቅርታ ምንነት በደንብ ማወቅ መቻል አለብን። እና ይቅርታ መጠየቅ ልምድ ላለው እውቀት ላለሁ እና ትልቅ ብስለት ላለው ሰው እጅግ በጣም ቆንጆ ከሚባሉት መካከል ይቅርታ መጠየቅ ነው እና ይቅርታ መጠየቅ እንግዲህ እንደ የ አመለካከቱና እውቀቱ የሚወሰንበት ሁኔታ ነው ያለው። በእኔ እምነት ግን ይቅርታ እጅግ በጣም ጥሩ ከሚባሉ መካከልም ስለሆነ ይቅርታ ለኔ ቀላል ነው። ለምን ይቅርታ በመጠየቅ መንፈሴን አድሳለሁ። ራሴን ደስ አሰኛለሁ። ራሴን በነጻነት እንዲንቀሳቀስ ያደርገኛል። ከፈጣሪ ጋር ጥሩ የሆነ ግንኙነት እንዲኖረኝ ያደርገኛል። እና ይቅርታ እጅግ ወሳኝ ሚና ስላለው ሁሉም ሰው ለይቅርታ ቅርብ ቢሆንና ለይቅርታ ያለው አመለካከት ሰፋ ያለ ቢሆን እጅግ ተመጣጣኝና ከፍተኛ የሆነ ደረጃ የሚያደርስ ሁኔታ ነው ያለው። ይቅርታ እጅግ ወሳኝ ከሚባሉ ነገሮች መካከል አንዱ ነው።

በእጅ የሚሰራ ስራ ታደርጋለህ አዎ አብዛኛው እንግዲህ ስራዎቻችን የሚሆነው በእጅ የሚሰሩ ስራዎች ላይ ነው። እና እኔም በእጅ የሚሰራ ስራ ላይ አከናውናለሁ አደርጋለሁ። የተለያዩ ስራዎች እንግዲህ በእጅ የሚሰራበትን ሁኔታ ስላለ እኔ በእጄ እሰራለሁ አክናውናለሁ እና ለምሳሌ የእጅ ጥበቦች ሊሆኑ ይችላሉ። የተለያዩ የእጅ ስራዎች አሉ በእጅ በጥበብ የሚፈልጉ የእጅ ስራ ውጤቶች አሉ። እና እነዚህ የእጅ ስራ ውጤቶች እንግዲህ ብዙ ጊዜ በእጅ የሚከናወኑና ለተለያዩ አገልግሎቶች የሚሆኑ በጣም ብዙ የሰው ሀይል የማይፈጁና በቀላሉ ውበትን ብቻ የሚፈልጉም የእጅ ስራ ውጤቶች አሉና። ስለዚህ በእጅ የሚሰሩ ስራ እንደዚህ አይነት ስራዎች ላይ ትኩረት አድርገን ለተለያዩ በዓላት አውድ አመቶች ላይ የሚሰሩ የእጅ ስራ ውጤቶችን ማቅረብና መስራት የምትችሉበት መንገዶች አሉ። እነሱን መጠቀም ደግሞ እጅግ ከፍተኛ የሆነ ጥበብ እንድንማርና አቅማችን እንድናዳብር ከሚያደርገን መካከል። በእጅ የሚሰራ ስራ ላይ ትኩረት አድርገን ስንሰራ እና በእጅ የሚሰራ ስራ ከፍተኛ የሆነ ጠቀሜታ እንዳለው ማወቅና መገንዘብ የሚቻልበት ሁኔታ አለ

ፀሀይ ወይስ ጥላ ትመርጣለህ እንግዲህ ብዙ ሰው ጥላ የሚመርጥበት ሁኔታ ሊኖር እንደሚችል አምናለሁ እኔ ግን በተፈጥሮ የምመርጠው የአየር ሁኔታ የትኛውም ከተባለ ፀሀያማ የሆነውን ነው እና ፀሀይን እመርጣለሁ እንግዲህ ፀሀይ ማለት እንግዲህ ሲኖር ምን ማለት ነው በርካታ እንቅስቃሴዎችን ለማከናወን ምቾት ይሰጠናል ፀሀይ ከሌለ እንግዲህ ለእንቅስቃሴም ቅዝቃዜዎች እጅግ ከባድ ስለሚያደርገው ፀሀይ መኖሩ ይመረጣል እና የፀሀይ መኖር ነው ለኔ ምቾት የሚሰማኝ እና አንድም በፀሀይ የማገኛቸው የተለያዩ የቫይታሚን ዲ የምንላቸው ነገሮች በሙሉ ከፀሀይ ነው የምናገኘው ስለዚህ ፀሀይ እጅግ ወሳኝ ሚና አላት እንዲሁም በቀላሉ ከአንድ ቦታ ወደ አንድ ቦታ በነጻነት በቀላሉ ለመንቀሳቀስ አስፈላጊ ከሆኑት የተፈጥሮ ስጦታዎች በመካከል አንደኛዋ ፀሀይ ነች እና ፀሀይ ላይ ትኩረት ብናደርግ መልካም ነው ፀሀይ በጣም ጥሩ ነው ለሰውነታችን መፍታታት ለተለያዩ ላይ የእንቅስቃሴ በቀላሉ ለመንቀሳቀስ እና የተለያዩ ስራዎችን ሰርተን እንድንመለስ ከሚያደርገን የተፈጥሮ ስጦታ መካከል ፀሀይ ነችና እኔ ፀሀይን በከፍተኛ ደረጃ የምመርጥበት ሁኔታ ብዙ ቢሆንም በትንሹ ግን ይሄን ይመስላል።

በባህላችን ሰርግ እንዴት ይከናወናል? ሰርግ በባህላችን በተለያዩ ባህላዊ ትውፊት በባህላዊ ወግና ማዕረግ የሚከናወንበት ምክንያቶች አሉ። እንግዲህ በባህላችን መሰረት ምን ይከናወናት ሰርግ ብለን ካሰብነው እንግዲህ የተለያዩ ለሰርጉ የሚያገለግሉ የእርድ ስጋዎች የእርድ ከፍቶች በጎች ደሮዎች ፍየሎች ይዘጋጃሉ። እነዚህ እንግዲህ ለእንግድነት እና ለተለያዩ ሙሽሮች የሚያገለግል የእርድ አይነት ሲሆን ከዚህ በተጨማሪ ለመጠጥ የሚያገለግሉ ደግሞ በመሃላችን የተዘጋጁ የተለያዩ የመጠጥ አይነቶች አሉ። ጠላ አረጄ ቢራ ብዙ አይነት የመጠጣት አይነቶች አሉ ጠጅ እነዚህ የመጠጣት አይነቶች ይዘጋጃሉ እንደየ ፍላጎታቸው እንዲጠቀሙት ተደርጎ ማለት ነው። ከዚህ ባለፈ እንግዲህ በጣም በርካታ ማህበረሰቦች ጥሪ ይከናወንላቸዋል ቤተሰብ ጎረቤት እና ይቅርብ ማህበረሰቡ በሙሉ ጥሪ ይተከናወናላችሁ። በቤት የሚሰበሰቡበት ይሁን ይኖራል ቤት ከተሰበሰበው በኋላ እንግዲህ ሙሽሮች ይበርና በዓሉ ውጉን በጠበቀ መልኩ የምርቃን ስነ ስርዓት የሚከናወንበት መልኩ አለ። ከዛም የተለያዩ የጭፈራ ፕሮግራሞች ይኖራሉ። የተለያዩ ምርቃን እና የተለያዩ የምስጋና አመለክቶች ይተላለፋሉ። እጅግ ከፍተኛ የሆነ የበአል እና የበአላዊ ስጦታዎች ሊበረከቱበት እና በደማቅ ሁኔታ የሚከበርበት ሁኔታ ነው ያለው

ፍየል አይተህ ታውቃለህ? አዎ አውቃለሁ። ምክንያቱም ፍየል ማለት በአካምቢያችን በጣም አሉ ከሚባሉ የቤት ውስጥ እንስሳት መካከል አንደኛዋ ፍየል ነች። እና ፍየል እንግዲህ በቃ ለስጋነት የምታገለግል፣ ለእርቢነት ታገለግላለች፣ ለገበያ ሽያጭነት ታገለግላለች እጅግ ወሳኝ ከሚባሉ የቤት ውስጥ እንስሳዎች መካከል አንደኛዋ ፍየል ነች። እና እንግዲህ ፍየል ብዙ ሰዎች እያረቡ ለተለያዩ አገልግሎት እንደሚጠቀሙት ሁሉ እኔም ፍየልን በማርባት እና ለተለያዩ አገልግሎቶች እየተጠቀሙኩበት የምገኝበት ሁኔታ ነው ያለው። ብዙ ሰዎች እንግዲህ ስለፍየል ጥቅም ያው ብዙ ላይረዱ ይችላሉ። እና ግን ፍየል በጣም ከፍተኛ የሆነ ጥቅም ነው ያላት። እና ለበርካታ አገልግሎት ነው የምናውላት። ፍየል ነች እና ሁሉም ሰዎች ስለ ፍየል ጥቅም ስለ ፍየል ምንነት ፍየል አስፈላጊነት መረጃ ሊኖረው ይገባል። ምክንያቱም በሀገራችን በጣም በርካታ የቤት ውስጥ እንስሶዎች አሉ። እነዚህ እንስሶዎችን በመጠቀም በርካታ የኢኮኖሚ እድገት ማስመዝገብ ስለምንችል ስለዚህ ግንዛቤው እና እውቀቱ ቢኖረን በርካታ የሆነ ጠቀሜታዎችን ማግኘት ስለምንችል ሁሉም ሰው ግንዛቤ መኖር መቻል አለበት።

የመንገድን ስም ታውቃለህ? አውቃለሁ የመንገድ ስም እንግዲህ በርካታ ሰዎች ላያቁይ የሚችሉበት ሁኔታ አለ። እኔ ግን የመንገድ ስሜን አውቃለሁ አንዳንድ ሰዎች የመንገድ ስማቸውን ባለማወቃቸው በርካታ ችግር ውስጥ ገብተው እናያለን። ለምን የመንገድ ስም ማለት ቀላል የሚባል አይደለም ከአንድ ቦታ ወደ አንድ ቦታ? በቀላሉ ልንቀሳቀስ የምትልባቸው መንገዶች አንደኛው የመንገድ ስም ስናውቅ ነው። እና ሁሌም ቢሆን የመንገድ ስሞቻችን ማወቅ እና መመዝገብ ያስፈልገናል። እንደዚያ ካልሆነ ካላስፈላጊ ቦታ ውስጥ ልንገባ የምንችልበት። አማራጩ ሰፊ ስለመሆን ሁሌም ቢሆን ዝግጁ መሆኑን በጣም የተሻለና ጥሩ እንዲሆን የሚያደርግበት ዋነኛው መንገድ እና። በተለይ ወደ አዳዲስ ከተሞች ወደ አዳዲስ ቦታዎች ስንሄድ የመንገዶችን ስም የማጥናትና የማወቅ ልምድ ቢኖረን እጅግ ተመራጭ ያደርገዋል። እና ስለዚህ ሁሉም ሰው የተለያየ ቴክኒካል ነገሮችን በመጠቀም የመንገድ ስሞችን ማጥናት እና ማወቅ ይጠበቅበታል። ስለዚህ መንገድን ስም ሁሉም ሰውም ቢሆን መልመድ ማወቅ እና መመራመር የሚያስፈልገው ጉዳይ ስለሆነ። የመንገድን ስም ግዴታ ማወቅ ያስፈልጋል። እኔም የመንገዴን ስም አውቃለሁ አጥንቻለሁ መዝግቤያለሁ እና በዚህ ልክ ነው እንግዲህ የምንቀሳቀሰው።

የቅጥር ሂደት እንዴት ነው? የቅጥር ሂደት ሲከናወን እንግዲህ በአንድ ተቋማት ቅጥር ሲከናወን እንግዲህ የመጀመሪያ የቅጥር ደብዳቤ በቦርድ ላይ ይለጠፋል የቅጥር ደብዳቤ ከተለጠፈ በኋላ ቅጥር ይፈጸማል። ማለት ቅጥር ተፈታኞች እንዲገቡ ይደረጋል። ከዛ የፈተና ሂደት ይከናወናል። የፈተና ሂደት ከተከናወነ በኋላ የቅጥር ውል ይፈጸማል ማለት ነው። የቅጥር ውል ከተፈጸመ በኋላ ወደ ስራ የሚገባበትን ቀንና ፕሮግራም ይነገረዋል። በዛም መሰረት እንግዲህ ተፈታኙ ቅጥሩን ጨርሷል። ቅጥሩን ከጨረሰና ውሉን ከፈጸመ በኋላ ወደ ስራ አገልግሎት በቋሚነት ነው ወይስ ደግሞ በከፊል ነው እሚለው ነገር በውሉ ላይ ተገልጾ ይነገረዋል። ከዚያ በኋላ ስራ ጀምሮ። ተከፋይ የሚሆንበት መንገድ አለ። እኔም ልክ በዚህ መስመር ሄጄ በሙሉ ሰዓት ውስጥ በተቋሜ የማገለገለው የቅጥር ሂደት በዚህ መልኩ ነው። እና አብዛኛው ግን ያው በከፊል የሚሰራበት ሁኔታም አለ። በፉል ታይም እና ፓርት ታይም ብለን የምንከፍለው አይነት አለ አይደል? በከፊል እና በሙሉ ሰዓት የቅጥር ሂደት ብለን የምንከፍለው አይነት ነው። እና በዛ ልክ ነው የቅጥር ሂደት ሊከናወን የሚችልበት ሁኔታ

ማንቂያ ሰዓት ትጠቀማለህ? አዎ እጠቀማለሁ ምክንያቱም ማንቂያ ሰዓት ማለት እንግዲህ በጣም ተደጋጋሚ ወይም ደግሞ ተደራራቢ ፕሮግራሞች ባሉበት ሰዓት እንግዲህ የተለያዩ ፕሮግራሞች ሊረሱብን ስለሚችሉ ማስታወሻነት ሊያገለግሉን እንደሚችሉ ማወቅ መቻል አለብን። ማንቂያ ሰዓት እጅግ ወሳኝ ከሚባሉ መንገዶች መካከል አንደኛው ማንቂያ ሰዓት ነው። ስለዚህ በጣም በርካታ ፕሮግራሞች ባሉብን ሰዓት የተለያዩ ፕሮግራሞችን ሊረሱን ስለሚችሉ ማንቂያ ሰአቶችን መጠቀማችን እጅግ ወሳኝ ሚና አለው። እና በተለይ ደግሞ ለሊት ወደ ጥዋት አካባቢ የተለያዩ ፕሮግራሞች ሊኖሩ ይችላሉ በእንቅልፍ ምክንያት እነዛን ፕሮግራሞች ልናጣቸው ስለምንችል ምን ማዘጋጀት መቻል አለብን ማንቂያዎችን ማዘጋጀት መቻል አለብን። እና ማንቂያ በጣም ቀላል እሚባል ቢሆንም ውጤቱና አገልግሎቱ ግን ከፍተኛ የሆነ ተጽዕኖ ፈጣሪ ጉዳይ ነው። እና ሁሉም ሰው ለማንቂያ በመጠቀም እንግዲህ አገልግሎቱን ማቀላጠፍ እና በቀላሉ መስራት እሚችልበት ሁኔታ ነው ያለው። ስለዚህ ለማንቂያ ሁሉም ሰው ትኩረት ማድረግ መቻል አለብት። በማንቂያ ብዙ ነገሮችን በቀላሉ መፈጸም የሚቻልበት ሁኔታ ስላለ እኔ ማንቂያ ሰዓትን በጣም እጠቀምበታለሁ ጠቅሞኛልም። ለወደፊትም በሰፊው ሁኔታ የምጠቀምበት ሁኔታ እየሆነ

የትንኝ መረብ ትጠቀማለህ እጠቀማለሁ። ምክንያቱም የትንኝ መረብ ትንኝ መረብ በጣም ወሳኝና አስፈላጊ ምክንያቱም ትንኝ መረብ እንግዲህ የተለያዩ ትንኞች እንዳይነክሱን የተለያዩ ትንኞች እንግዲህ ለተለያዩ ብሽታ እንዳያጋጥሙ ከሚያደርጉኝ መካከል አንደኛው የትንኝ መረብ መጠቀም ነው። እና ይሄ ደግሞ በሀገራችን ከፍተኛውን ድርሻ ከሚይዘው መካከል የትንኝ መረብ መጠቀም ነው እና በተለይ ሞቃታማ አካባቢዎች ላይ በጣም በርካታ ትንኞች አሉበት እና እነዚህ ትንኞች የተለያዩ በሽታዎችን ከአንዱ ወደ አንዱ እያስተላልፋሉ። ይሄ ብቻም አይደለም የተለያዩ የስጋና የቆዳ አለርጂክ እንዲፈጠር ከሚያደርገው መካከልም አንደኛው የትንኝ ንክሻ ነው። እና ትንኝ እንዳይነክሰን እና በትንኝ እንዳንነደፍ ከሚያደርገን መካከል አንደኛው የትንኝ መረብ መጠቀም ነው። እና እኔም የትንኝ መረብ በመጠቀም እንግዲህ የተለያዩ በሽታዎች እና የተለያዩ በትንኛ አማካኝነት የሚመጡ ጉዳቶችን የሚከላከልበት መንገድ አለ። ስለዚህ ብዙ ሰው የትንኝ መረብን በአግባቡ እየተጠቀመና ከተለያዩ አላስፈላጊ ጉዳቶች ራሱን እየተከላከለ ያለበት ሁኔታ ነው ያለ። እኔም የትንኝ መረብ በአግባው እየተጠቀምኩ እና በትንኝ የመነከስጉዳትን በአግባቡ እየተከላከልኩ ያለሁበት ሁኔታ ነው ያለው

ምን አዲስ ነገር መማር ትፈልጋለህ? በጣም በርካታ በጣም በርካታ የሆነው መማር የምፈልጋቸው ነገሮች አሉ። ከእነዚህ መካከል እንግዲህ ከፍተኛ የቴክኖሎጂ መተግበሪያዎች ላይ ትኩረት ያደረኩ ነኝ። እና እነዚህ መተግበሪያዎች እንግዲህ በአለማችን እጅጉን ከፍተኛ ሚና ከሚጫወት መተግበሪያዎች መካከል አርቲፊሻል ኢንተለጀንስ ከሚባሉ መተግበሪያዎች ላይ ብዙ ትኩረት አርጎ መማሩ የተሻለ ውጤት እንድናስመዘግብ ያግዘናል። ስለዚህ እነዚህን መተግበሪያዎች እንግዲህ በአግባቡ በመጠቀም የተለያዩ ቴሌግራም ፌስቡክ ቲትቶክ እነዚህን መተግበሪያዎች በአግባቡ ለመጠቀም ያመቸንና እነዚህን ቴክኖሎጂ ላይ ትኩረት አድርገን ብንሰለጥን። ብንማር እና አስፈላጊውን ነገር ሁሉ እንድናገኝ ከሚያግዙ ነገሮች መካከል እነዚህን መተግበሪያዎች ትኩረት ማርግ አርትፍሽል እንተለጀንስ እንግዲህ ለወደፊት በጣም ከፍተኛ ትኩረት ከተሰጠው መተገብሪያዎች መካከል አንደኛው ስለሆነ እዚህ ላይ ትኩረት አድርገን ብንሰለጥን ብንማር እና ብዙ እውቀቶችን ማግኘት ብንችል ከፍተኛ ስራዎችን በቀላሉ እና በአጭር ጊዜ ውስጥ ማከናወን እንድንችል ስለሚያግዝን

በስልክ ገንዘብ ትልካለህ? አዎ እልካለሁ በስልክ እንግዲህ በጣም በርካታ የገንዘብ ማስትላለፍያ መንገዶች ቢኖሩም እኔም ከእነዚህ ማስትላለፍያ መንገዶች የተለያዩ የገንዘብ ማስተላለፍያ መንገዶች እንዳሉ ሁሉ እኔም ከእነዚህ መንገዶች አንዱን በመጠቀም ገንዘብ ማስተላለፍ እችላለሁ። መቀበልም እችላለሁ በርካታ ሰዎች እንግዲህ ስራዎቻቸውን የሚያከናውን የሚችሉት በደዚህ አይነት የገንዘብ ማስተላለፊያ መንገዶች ነው። እና በጣም እጅጉን በዚህ ዘመን ከፍተኛውን የስራ ቅለት የፈጠረልኝ ቢኖር በበስልክ ገንዘብ ማስተላለፍ ነው። እና እጅግ ደስ ከሚሉ የቴክኖሎጂ ውጤቶች መካከል አንዱ ነው። ይሄም የተለያዩ ጊዜዎቻችን በአግባቡ እንድንጠቀም አላስፈላጊ ጊዜ በአላስፈላጊ ሰዓት እንዳናወጣ ስለሚጠቅመን እኔም በስልክ ገንዘብ እልካለሁ እቀበላለሁ። የተለያዩ ስራዎችን በስልክ እሰራለሁ እና በስልክ እንግዲህ ገንዘብ ማስተላለፍ እጅግ ደስ ከሚልና ቀለል ህይወትን ቀለል ከሚያደርጉ መንገዶች መካከል አንዱ ነው። እነዚህ መካከል እንግዲህ የተለያዩ የሞባይል መተግበሪያዎች አሉ እና የገንዘብ ማስተላለፍያ የሞባይል መተግበሪያዎች አሉ እነሱን ተጠቅመን ነው እንግዲህ የተለያየ ገንዘቦችን ወደተለያዩ ሀገር ውስጥም ሀገሮችም የተለያዩ ነገሮች መላላክና መቀበል ያምንችልበት እነዚህን መተግበራዎች በመጠቀም ነው

ምን አይነት የሙቀት መጠን ትመርጣለህ ብዙን የሙቀት መጠን ከፍተኛ የሙቀት መጠን ባይሆንም ይመከራል ለምን? ከፍተኛ የሙቀት መጠን ካለ በሰውነታችን ከፍተኛ የሆነ የውሃማው ክፍል እንግዲህ በላብና በተለያዩ ምክንያቶች ከሰውነታችን እንዲወጣ ይደረጋል ሰውነታችን ድርቀት እንድንጋለጥ ሊያደርግ ስለሚችል ማለት ነው። ስለዚህ በጣም ዝቅተኛ ከሆነ ደግሞ እንግዲህ ሰውነታችን በአግባቡ እንቅስቃሴ እንዳናደርግና ለተለያዩ የምግብ ፍጭት አደጋ ሊጋልጥ ስለሚችል መጠነኛ የሆነ የሙቀት መጠን ቢሆን የተሻለ ነው። ግን ከሠላሳ ስድስት ነጥብ ሁለት ዲግሪ ሴሊሰንስ መጠን ውስጥ ይገኛል እጅግ ከፍተኛ እና ተመጣጣኝ የሆነ የአየር ሁኔታ ይኖረዋል። እና በጣም ዝቅተኛ ከሆነ ደግሞ ሰውነታችን በአግባቡ እንቅስቃሴ እንዳናደርግና ለተለያዩ የምግብ ፍጭት አደጋ ሊጋልጥ ስለሚችል መጠነኛ የሆነ የሙቀት መጠን ቢሆን የተሻለ ነው። ግን ከሠላሳ ስድስት ነጥብ ሁለት ከ ሰላሳ ስድስት ነጥብ ሁለት እስከ ሰላሳ ሰባት ነጥብ አምስት ባለው የሙቀት መጠን ውስጥ በጣም ኮምፎርት የሌለው እና በጣም ሙቀት ስለሚሰማ የሙቀት መጠን

ስማርት ፎን ትጠቀማለህ? አዎ እጠቀማለው ስማርት ፎን በርካታ አገልግሎት ከሚሰጡን መካከል አንደኛው ስማርት ፎን ነው። እና ስማርት ፎን በመጠቀም እንግዲህ በርካታ አገልግሎቶችን የምንጠቀምበት ሁኔታ አለ በተለይ በዚህ ዘመን ደግሞ በርካታ ስራዎች የሚከናወኑት በስማርት ፎን ስማርት ፎን ቀላል የሚባል አይደለም። እጅግ ከፍተኛውን ስራዎቻችንን የምናከናውንበት ስማርት ፎን ነው። እና ስማርት ፎን እንግዲህ ከተጠቀምን በጣም በርካታ አገልግሎቶችንም ማግኘት እና መስጠት የምንችልበት ሁኔታ ነው ያለው። ዋናው ችግር ምንድነው? ስለ ስማርትፎን አጠቃቀም እና እውቀት በቂ መረጃ እና በቂ ግንዛቤ ሊኖረን ይገባል። ለዛ ነው። አንዳንድ ሰዎች እንግዲህ ስማርትፎን በአግባቡ ስለማይጠቀሙ። በአግባቡ እውቀት ስለሌላችሁ እንግዲህ ብዙ አገልግሎቶችን ማግኘትና መስጠት የማይችሉበት ሁኔታ ውስጥ ያሉት እና ለዚህ ደግሞ ምን ይፈልጋል? እውቀት ይፈልጋል። ልምድ ይፈልጋል። ስለዚህ ምን ማድረግ መቻል አለባችሁ በተለያዩ መተግበሪያዎች በተለያዩ የእውቀት ምንጮች ላይ የተለያዩ እውቀቶችን ማግኘት እና መማር መስልጠን ያስፈልጋል። በዚህ ምክንያት ነው። እንግዲህ ስማርት ፎን አጠቃቀሙን መረዳት የሚቻልበት ሁኔታ እና ስለዚህ ስማርት ፎን በደንብ መሰልጠን እውቀት ማግኘት የሚቻልበት

የስራ እድገት እየፈለክ ነው? በጣም ጥሩ ሀሳብ ነው እና የስራ እድገት እንግዲህ በተለያየ ምክንያት የሚገኝም ቢሆን እንግዲህ አብዛኛው የቅጥር ሰዎች በሙሉ የስራ እድገት ይፈልጋል የስራ እድገት ቀላል የሚባል አይደለም ሁሉም ሰው የሚፈልገው ቢሆንም የስራ እድገት በምን በምን መልኩ ሊገኝ ይችላል ብለን ስናስብ የስራ እድገት እንግዲህ በስራ አፈጻጸም ሊሆን ይችላል በትምህርት ዝግጅት ሊሆን ይችላል እና በተለያዩ ምክንያቶች የስራ እድገት ሊሰጥ ይችል እና ስለዚህ የስራ እድገት አለ ማለት አንድም የተሻለ አፈጻጸም አለን ብለን እናስባለን ሁለትም የተሻለ ደሞዝ ይከፈላል የተሻለ ቦታ ላይ እንሆናለን እና ይሄ ደግሞ ለሰው ልጅ ትልቅ የህሊና እርካታ ነው የህሊና እርካታ ብቻ ሳይሆንም በጣም የኢኮኖሚ እርካታ የሚሰጥበት ሌላኛው አጋጣሚ አለና ስለዚህ የስራ እድገት ከፈለግነ እጅግ የተለያዩ ምክንያቶች አሉ እነሱን መሰረት አድርገን ነው እንግዲህ መጓዝ መቻል ያለብን አንድም የትምህርት ዝግጅት ከፍ ማድረግ መቻል አለብን ሁለትም ደግሞ ምን ማድረግ መቻል አለብን አፈጻጸማችን እጅግ ያማረና የተጠናከረ መሆን መቻል አለበት ልክ በዛሬ ከሆነ የተሻለ ውጤት እንድናስመዘግብ ያደርጋል ይህ የተሻለ ውጤት ማስመዝገባችን ደግሞ የተሻለ የሆነ የስራ እድገት እንዲኖረን ያደርጋል እና ሁላችንም ቢሆን እነዚህን ነገሮች በመተግበር የተሻለ ቦታ ላይ እንድንደርስ ከሚያግዙን ምክንያተች መካከል በትንሹ እነዚህን ማንሳት ይቻላል

የደንበኛ እርካታን ታሳውቃለህ። በጣም በርካታ ሰዎች እንግዲህ የደንበኛ እርካታን ለማሳወቅ የሚቸገሩበት ሁኔታ እናያለን። በእኛ በኩል ግን የደንበኞችን እርካታ እናሳውቃለን የደንበኞችን እርካታ ካሳወቅን ነው እኛ እንግዲህ ሰርተናል አልሰራንም። አፈጻጸማችን ምንድነው? የሚለውን ነገር ለማወቅ የሚያቅት እና ስለዚህ ስራ አፈጻጸማችን ትልቅ ግብአት ስለሚሆነን የደንበኞችን እርካታ ማሳወቅ ግዴታ ነው። ሁላችንም ቢሆን የደንበኞች እርካታ በምን መልኩ ይለካል? በምን መልኩ ማገናዘብ ይቻላል? ብለን ስናስብ እንግዲህ የተለያዩ የሆኑ መርሃ ግብሮችን መንደፍ ያስፈልጋል። እርካታዎችን ካወቅን ጥሩ ነው አይደለም? ጥሩ ከሆነ በጣም ጥሩ አፈጻጸም ፈጽመናል ጥሩ ካልሆነ ደግሞ ምንድነው ደካማ የሆነ አፈጻጸም ፈጽመናል ማለት ነው። ስለዚህ ምን ማድረግ መቻል አለብን? ጥሩ ካልሆነ የተለያዩ ማሻሻያዎችን እንድናደርግ ያግዘናል ነው። ጥሩ ከሆነ ደግሞ ያን አፈጻጸም እንድናስቀጥል እና ሌሎች ተጨማሪ አጋዥ የሆኑ ነገሮችን በዛ ልክ የምናስቀጥልበት ሁኔታ እንዲፈጠር የምናደርግበት ሌላኛው መንገድ ይኖራል ማለት ነው። ስለዚህ የደንበኞችን እርካታ ማሳወቁ እጅግ ወሳኝ እና እጅግ አስፈላጊ ከሚባሉት ነገሮች መካከል አንደኛው እና ዋነኛው የደምበኞችን እርካታ ማሳወቅ ነው

ጢሚ ታቆያለህ እኔ ያው እንግዲህ ጢም አላቆይም ለምን? ማለት ጢም የሚያሳድጉ ሰዎች አሉ ለውበት በጣም ጥሩ ነው ብለው የሚያምኑና በጢም ውበት የሚዋቡ ሰዎች እንዳሉ ሁሉ እኔ ደግሞ ብዙም ማሳደግ ምቾት የማይሰጠኝ ስለሆነ በጣም አላሳድግም። ስለዚህ በመጠኑ የምጠቀም ሲሆን በጣም ካደገ ደግሞ አላስፈለጊ የሆነ የቆሻሻ ማጠረቃቀም ሁኔታ ሊኖርም ስለሚችል በዛም ምክንያት እንግዲህ ብዙ ጊዜ ጢም አላቆይም ከፍተኛ ደረጃ ላይ እስከሚደርስ ድረስ ብዙም ተቀባይነት አለው ብዬ ስለማላስብ። ጢም ብዙም እስከዛ ደረጃ እስከሚደርስ የማላቆይበት ምክንያት አለ። እና እኔም በእምነቴም ደረጃም ከእኔ አካላዊ እና ከአለረጂክ አንዳንዴ ስለሚፈጠርብኝ ከእነዚህ አገልግሎቶች አንፃር ጢም ብዙም አላቆይም። በአጭር ሜተድ ነው የምትጠቀመው እና ብዙም ባያድግ ደስ ይለኛል

ምግብህን ለሌሎች ማካፈል ትወዳለህ? ይሄ በጣም ትልቅ የህሊና አርካታ ከሚሰጡ ነገሮች መካከል። ምግብን ለሌሎች ማካፈል እና ምግብን እንግዲህ ለሌሎች ማካፈል ትልቅ እና መንፈሳዊ እርካታ ከሚሰጡ ነገሮች መካከል አንደኛው ይሄ ነውና። ምግብን ለሌሎች ማካፈል በጣም በጣም ከፍተኛ የሆነ የስነ አእምሮ እርካታ የሚሰጥ የበጎ አድራጎት አገልግሎት ነውና እንግዲህ። ለሌሎቻችን ብናካፍል ለሌሎች ለሌላቸው ብናካፍል ለተራቡ ብናካፍል እጅግ ጠቃሚ ነው በስነ አእምሮ ብቻም አይደለም። በእግዚአብሔር ዘንድ በፈጣሪ ዘንድ እጅግ ከፍተኛ የሆነ በረከትና ወደ ጽድቅ። የምናገኝበት ሌላኛው መንገድም ስለሆነ። በዚህ ላይ እንግዲህ በጣም በርካቶች እንግዲህ ትኩረት አድርገው የሚሰሩ ሁኔታዎችም አሉ። በተለይ አረጋውያን መርጃ ማዕከላት በተለይ ምግብ ለሌሎች ልጆች በማከፋፈል የተለያዩ በጎ አድራጎት አገልግሎት እየሰጡ እናያለን። ይሄ ደግሞ በጣም በርካታ የሆነው የማህበረሰቦቻችን እየተደገፉ እየተረዱ ያሉበት ነው። የተማረ እና እኔም ምግቤን ሌሎች በማካፈል ደስ ይለኛል እወዳለሁ። በቻልኩት መጠን ደግሞ ለማድረግም እና ለወደፊት በበርካታ እና በሰፊ ደረጃ ለማድረግ። በጣም እቅድ ያለኝ ሰው ነኝ

ዳቦ ማብሰል ትችላለህ? የሚል ጥያቂ ነው ማብሰል የሚቻልበት መንገድ ሞልቷል እና ይሄ በጣም ከባድ ከሚባሉ የስራ ዘርፎች መካከል የሚመደብ አይደለም ምክንያቱም በቀላሉ ማከናወን የሚቻልባቸው በርካታ ምክንያቶች አሉ። ዳቦ በጣም ከሚፈለጉ የምግብ አይነቶች አንደኛው ሲሆን ዳቦ እንግዲህ በተለያየ መልኩ ልንመገባቸው እንችላለን በቀላሉም ማዘጋጀት የምንችልበት መንገድ ነው እና ይሄ የዳቦ አገልግሎት እንግዲህ በርካታ ወጪን የማይፈልግ እና በቀላሉ አዘጋጅተን የምንጠቀመው የዳቦ አዘጋጃጀት አለ። በርካቶች ዳቦን በተለያየ መልኩ ያዘጋጁታል በባህላዊ መልኩ አለ በዘመናዊ ማሽኖች አሉ እንደ እንደየ አቅማችን እንደየ ኢኮኖሚ ደረጃችን እንግዲህ ዳቦን ማዘጋጀት እና ማብሰል እንችላለን። በባህላዊ ዘዴ እንግዲህ በጣም በርካታ ምርቶችን ለማምረት የምንቸገርበት ሁኔታ ሊኖር ይችላል። በዘመናዊ መልኩ ከሆነ ግን በርካታ የዳቦ ምርቶችን በአንዴ እና በአጭር ጊዜ ውስጥ ለማዘጋጀት ከምንጠቀምባቸው መካከል በዘመናዊ ማሽን የምንጠቀመው የዳቦ ማብሰል ዘዴ ነው። እና ይሄ ዘዴ እንግዲህ በተለይም በአደጉ ሀገራት ላይ ከፍተኛውን ድርሻ የሚይዘው በዘመናዊ የዳቦ ማምረቻ ማሽን ነው። እና በተለይ በሰፋፊ ከተሞች ላይ እና እንዲሁም በአነስተኛ የክልል ከተሞች ላይ በዘመናዊ የምግብ ማብሰያ ማሽኖች ብዙ ጊዜ የምንጠቀምበት ሁኔታ ነው ያለው